ስነ ጥበብ ትወዳለህ ወይ? ለሚለው ጥያቄ ያው ምንም ጥያቄ የለውም ይሄ ስነ ጥበብ እወድዳለሁ በጣም ነው የምወደው። ብዙ አይነት የስነ ጥበብ አይነቶች አሉ ያው እንደምናውቀው ስነ ቃል የሚባል አለ። ስነ ጽሁፍ የሚባል አለ። ስነ ልሳን የሚባል አለ። ስነ ስዕል የሚባል አለ። እና ብዙ አይነት ስነዎች ስላሉ ስነ ጥበብን እወዳለሁ። እነዚህ ሁሉ ሰው ህይወቱን ራሱን መልሶ እንዲመለከት እንዲያይ እንደ መስታወት የሚያገለግሉት ናቸው። ዛሬውን ራሱን እንደ መስታወት የዛሬ ራሱን እንደ መስታወት የነገ ራሱን እንደመነጽር የሚያሳዩት ናቸው። እና እነዚህ ደግሞ በጣም ሚወደዱ ነገሮች ናቸው። እንግዲህ የሰው አፈጣጠር በጣም ልዩ የሆነ ጥበብ የተሞላበት በጣም ታላቅ የሆነ ተፈጥሮ ነውና። ይሄ ደግሞ ያው እነዚህ ስነ ጥበብ ሚባሉ ነገሮች ሰው ራሱ እግዚአብሔር የሰጠውን ተፈጥሮ በተፈጥሮ ውስጥ እግዚአብሔር ያኖረለትን ችሎታ ተጠቅሞ ራሱን የሚረዳበት የሚያግዝበት የሚያዝናናበት የሚያጽናናበት የሚማርበት የሚያስተምርበት የሚመከርበት የሚመክርበት። እና ብዙ ፋይዳ ያለው ነገሮች ስለሆኑ እወዳቸዋለሁ እና ከአንድ ትውልድ ወደ ትውልድ ወደ ሌላ ትውልድ ተሻጋሪ ናቸው። እድገታቸው እየበዛ እየሰፋ ጊዜውን እየዋጀ የሚሄድ መሆን አለበት መሆን አለበት። እና እንደዚህ አይነት ሁኔታዎች መኖር አለባቸው በተቻለ መጠን እና ስነ ጥበብ ዋናው የሰው ልጅ እንግዲህ ቅርስ ነው ማለት እንችላለን። ብዙ ነገር የሚማርበት ነው። ሲከፋው ሲደሰት ሲያዝን ሲበረታ ሲደክም ሲወጣ ሲወርድ ታሪኩ ነው አሻራው ነው ህይወቱ ነው። እነዚህን ነገሮች በጥበብ አድርጎ ከሽኖ ሲያስቀምጣቸው ወይም ስነ ግጥም ወይም በስነ ጽሁፍ ወይም በስነ ስዕል ወይም በስነ ጥበብ ከስነ ጥበቦች አንዱን በመጠቀም ራሱን ሲያበቃና ሲገልጻቸው እነዚህ ነገሮች ትርጉም ያላቸው ይሆናሉ እና ቋሚ ሰነድም ይሆናሉ። እሴትም ይሆናሉ ለሚቀጥለው ትውልድ የምናስተላልፋቸው ቅርሶችም ይሆናሉ። ለአሁኑ ትውልድም ደግሞ ራሱን የሚመለከትበትና ራሱን የሚመረምርበት ማስተዋል የሚያገኝበት መሳሪያ ሊሆኑ ይችላሉ። ስለዚህ እነዚህ ነገሮች ቀላል ፋይዳ የላቸውም ቀላል አስተዋጽኦ የላቸውም። ቀላል አበርክቶ የላቸውም ስለዚህ እንደዚህ አይነት ነገሮች ደግሞ ይወደዳሉ። እኔም ለዛ ነው የምወደው የነ ጥበብን። ለምሳሌ የስዕል ችሎታ ያለው ሰው ያስገርመኛል። በስዕል የሚፈልገውን ነገር ይናገራል። ተፈጥሮ ከሆነ ያንፀባርቀዋል ፈጠራ ከሆነ ያወጣዋል ይለቀዋል ወደፊት የሚመጣው ነገር ሊተነብይ ይችላል። በስዕል በስነ ጽሁፍም እንደዚሁ ነው በስነ ግጥምም እንደዚሁ ነው። ካለፈው የመጣውን አሁን ያለውን ወደፊት የሚቀጥለውን ነገር ይገልጻል ማለት ነው። ጥሩ አድርጎ እና በስነ ጽሁፍም እንደዚሁ ነው። በስነ ስዕልም እንደዚሁ ነው በስነ ግጥምም እንደዚሁ ነው። በስነ ቃልም እንደዚሁ ነው። እና በስነ ዜማም በስነ ሙዚቃም በተለያይ አይነት ጥበቦች ስነ ማለት እንደማሰበው ጥበብ ማለት ይሆናል ስነ ማለት ራሱ አለም ሊሆን ይችላል ምናልባት ስነ ጥበብ ስነ የጥበብ አለም ወይም ደግሞ የጥበብ አውድ ማለት ሊሆን ይችላል። ኪነ ይባላል ኪነ ጥበብ ስነ ጥበብ ይባላሉና እና። እነዚህን ሰዎች በተለያዩ አይነት ክህሎቶች ወይም ተሰጦዎች ያንን ተሰጦ ደግሞ በትምህርት አስደግፈው አፋፍተው አደራጅተው እና አባ

የትንኝ መረብ ትጠቀማለህ ወይ? ለሚለው ጥያቄ የትንኝ መረብ እንግዲህ ወይም አጎበር ማለት ነው። እጠቀማለሁ። በርግጥ ተጠቅመን እናውቃለን። አሁን ላይ ያው ትንኞች አሁን ባለንበት ሁኔታ እያስቸገሩ ችግር አልሆኑብንም ነገር ግን ችግር በሆኑብን ጊዜ ተጠቅመን እናውቃለን። ተጠቅመን እናውቃለን ከዛ በኋላ ያው ችግር የሆኑብንን ትንኞች። በዘላቂነት ለማጥፋት የተለያየ አይነት ዘዴ እንጠቀማለን። ግን ይሄ የትንኝ መረብ አጎበር ወይም አጎበር ነው ስሙ እሚባለው በነገራችን ላይ። የትንኝ መረብ ብላችሁ ያቀረባችሁት። እንጠቀማለን እና እንደ ጨርቅ አይነት ነው እንደ ወንፊት አይነት ነው። እሱን አልፈው መግባት አይችሉም። ወደ እኛ ልክ ሲመጡ። መረብ ነው ይይዛቸዋል። እና እላዩ ላይም ደግሞ የተለያየ አይነት ኬሚካሎች ስለሚረጩበት እነዛ ኬሚካሎች ደግሞ ስለሚገድሉት ትንኙን ከጥቅም ውጪ ያደርጉታል። ማለት ነው። እና ትንኙን ከጥቅም ውጪ ስለሚያደርጉት ሊጎዳን አይችልም ማለት ነው። እና በአብዛኛው እንግዲህ የአጎበር አጠቃቀማችን እንደ ችግሩ ሁኔታ ይወሰናል። ትንኞች በብዛት ካሉ እንውጥረዋለን። ትንኞች ደግሞ ከቀነሱ አጎበር አንጠቀምም አንወጥርም። ስለዚህ ያው የተሻለ ነገር ለማድረግ ወይም ትንኞቹን እንደሚባዙበትን ነገር የሚራቡበትን ነገር ደግሞ እሚጠፉበትን ነገር አውቀን ቅድመ መከላከልም ለማድረግ ያሉትንም ደግሞ ለማጥፋት። ስለሰራን እንግዲህ ከእግዚአብሔር ጋር አሁን እኮ ትንኞች እያስቸገሩን አይደለም። ነገር ግን ትንኝ በጣም ይሄ ቢንቢ አስቸጋሪዎች ናቸው። ወባም ምናምንም ያመጣሉ ይባላል። ሲነክሱን ፊት ያሰባብጣሉ። ያ ቀላል አይደለም። እና ፊታችንን ሊያበላሹ ይችላሉ። አላስተኛ እንቅልፍ ንጹህ እንቅልፍ እንዳንተኛ እየመጡ ጆሯችን ላይ እየጮሁ እዚህ እዚህ እያሉ እንዳንተኛ ሊከለክሉን ይችላሉ። እና እነሱን መከላከል ደግሞ በጣም አስፈላጊ ነው። እና እነሱን ስንከላከላቸው ነው። ያው ችግሩ እሚፈታው ማለት ነው። እና በተቻለ መጠን እንደዛ አድርገን ነው። እንትኑን የምንከላከላቸው በተቻለ መጠን አጎበር በመስራት ማለት ነው። አጎበር አጎበር በእርግጥ እኛ አንሰራውም። የተሰራውን ነው በመግዛት እምንጠቀመው ያው እኛ ቤታችን አጎበር አሁን አለን ተገዝቶ መረብ እሚባለው። እና ሲታጠብ ከላዩ ላይ ያ የተነፋበት መድሃኒቱ ይለቃል። ያ መድሃኒቱ ሲለቅ ደግሞ እንትን አይልም። እኛን ጥሩ እንትን አይሰጠንምና። እነሱን ትንኞቹን ስለማይገልልን ችግሩን አያስወግድልንም። ስለዚህ በተቻለ መጠን ችግሩን ለማስወገድ ሙከራ ስናደርግ ምንድነው? አጎበሩን እንደገና በኬሚካል ውስጥ ማስነከር ያስፈልጋል። ምናልባት ኬሚካሉን እኔ አላውቀውም ኬሚካሉን ምናልባት እና ኬሚካሉን መጠቀም ያስፈልጋል ማለት ነው። እና በተቻለ መጠን እንደዛ ተደርጎ ነው። ኬሚካሉን በመጠቀም አጎበሩን ተጠቅሞ በሽታውን መከላከል የሚቻለው የወባ በሽታ ያው በአፍሪካ ውስጥ ካሉ በሽታዎች አንዱ ነው። እየቀነሰ የመጣ ነገር ነው። ግን አለ የመከላከል ዘዴው አሁን እየታወቀ ስለሆነ እና መንግስትም ፈጥኖ ስለሚረባረብበት እየ እንትን እያለ እየተመናመነ እየተዳከመ የመጣ በሽታ ነው። ሆኖም ግን በተቻለ መጠን አሁንም ይህንን በሽታ መከላከል ያስፈልጋል። መከላከል ያስፈልጋል በተቻለ መጠን እና ይሄን በሽታ ለመከላከል ደግሞ በተቻለ መጠን እውቀት ይፈልጋል። አንደኛ ውሃ ያቆሩ ቦታዎች ቆሻሻ ቦታዎች ማጽዳት ነው። ተረባርቦ ሁለተኛ ደግሞ ሁለተኛ ደግሞ ሁለተኛ ደግሞ ውሃ ያቆሩ ቦታዎችን እንትን በማለት

የስራ ቦታህ እንዴት ነው የሚለው ጥያቄ ያው ጠቅለል ያለ ጥያቄ ነው። እንዴት ነው? ሰላማዊ ነው ወይ? ይመቻል ወይ? እንደገና ደግሞ ለመስራት ይጋብዛል ወይ? ከሆነ እንደዛ ተረድቼው ነው። ምላሽ የምሰጠው እንደዛ ከሆነ እንግዲህ የስራ ቦታዬ ያው አሁን ላይ ቤቴ ነው እየሰራሁ ያለሁት። እና ቤቴ እየሰራሁ ባለሁበት በዚህ ሁኔታ። ቤቴ አሁን ልጆቼ ከመጀመሪያው ትምህርት የመጀመሪያው ሴሚስተር ትምህርት ጨርሰው የአንድ ሳምንት እረፍት ላይ የሆኑበት ጊዜ ላይ ነው። ስፔሻሊ በተለይ ይሄንን ስራ እየሰራው ያለውበት ጊዜ ስለዚህ አሁን ቤት ውስጥ እነሱ አንዳንድ ነገሮች ያግዙናል። እንግዲህ የመኖሪያ ቤቴ ነው የስራ ቦታዬ አሁን ላይ የመኖሪያ ቦታዬም ነው የመኖሪያ ቤቴም ነው የስራ ቦታዬም ነው። እና እኔ ብቻ ሳልሆን ደግሞ ባለቤቴም ስለምትሰራ ሁለታችንም ስለምንሰራ ይሄን ስራ አንደኛ በድምጽ እንዳንረባበሽ የተለያየ አይነት ክፍል ውስጥ መቀመጥ ይኖርብናል። እንደዛ ያደረግን ሁለተኛ ልጆቻችንን ወደ ስራና ወደ ጥናት ማሰማራት አለብን። የቤት ስራ እንዲሰሩ እንዲረዱ እንዲያግዙን በማድረግ እነሱን ጨዋታ የሚጫወቱትን ጨዋታ እንዲጫወቱ አንድ ክፍል ስራ ማለት የሚያግዙንን ስራ ሌላ ክፍል እንዲሰሩ በማድረግ ቤታችን አሁን ከበረንዳው ጋር ወይም ከአውድሩ ጋር አንድ ላይ ወደ ስድስት ክፍል አለው። እና እነዚህ ስድስት ከመታጠቢያ ቤቱ ጋር ከቶይሌቱ ጋር ሰባት ክፍል አለው። እና እነዚህን ሰባት ክፍሎች በአግባቡ ተጠቅመን ከኮሪደሩ ጋር ወደ ስምንት የሚሆነው እነዚህን ሰባት ቦታዎች ስፔሻሊ ተጠቅመን ያው አንዳችን አንዳችንን ሳንረብሽ በጥንቃቄ ሁላችንም የራሳችን ስራ ላይ ፎከስ አድርገን። ደግሞ ምግብ በምንመገብበት ሰዓት እና ደግሞ እረፍት በምናደርግበት ሰዓት የቤተሰብ ጨዋታ እየተጫወትን የቤተሰቡ ወሬ እያወራን ነገር ግን በስራ ሰዓት ተደማምጠን ሁሉም የየራሱን ስራ ላይ አተኩሮ ስራውን እየሰራ እንዲቆይ ነው። እንግዲህ በተቻለ መጠን ፕላን የምናደርገው በዛ ውስጥ አንዳንድ እንግዲህ ምቹ ያልሆኑ ሁኔታዎች ሊኖሩ ይችላሉ። ግን እኛ ነን ምቹ አድርገን የምንሰራቸውና የምናስተዳድራቸው ስለዚህ በዛ መልኩ ነው እያስተዳደርን ያለነው። መጓተቶች እንዳይኖሩ ቀጥታ ቶሎ ዘው ብለን ወደ ስራ ቶሎ መግባት እንድንችል ደግሞም ስራ ስናቆም ደግሞ ቶሎ ወደ ምግብ መሄድ እንድንችል። ወደ ምግብ መሰማራት እንድንችል ነው እየሰራን ያለነው እና እንደዛ አይነት ሁኔታዎችን ፈጥረን በተቻለ መጠን ቤታችንን ንጹህ አድርገን ነው የምንጠቀመው። እኔ ጠዋት ጠዋት እየሰራሁ ያለሁት እዚህ በረንዳው ላይ ነው። ለምንድነው? ከቤት የተለየ ወጣ ያለ ቦታ ስለሆነ ድምጽ ከሌላ ቦታ ወደ እኔ ስለማይመጣ ልጆች አይረብሹኝም። ከልጆች ጋር አልገናኝም እንደገና ደግሞ ባለቤቴ በሌላኛው ክፍል ስትሰራ ከእሷ ጋርም አንረባብሽም ማለት ነው። እና ድምጽ በጥንቃቄ የባክግራውንድ ድምጽ እንዳይረብሽ በቂ የሆነ ደምጽ እንዲቀዳና እንዲተላለፍ በማድረግ ነው እንግዲህ ይሄንን ነገር የምንሰራው ማለት ነው። የምናዘጋጀው ስለዚህ እንዲህ ባለው ሁኔታ ነው እየሰራን ያለነው። ስራውንም እያስተዳደርን ያለነው ከዚህ አንፃር ቦታችንን መገመት ትችላለህ። እንግዲህ ያለው ሁኔታ። ሁለት መኝታ ክፍሎች ኦልሞስት ሶስት መኝታ ክፍሎች አለ አሉ አንዱን እንኳን ለቃ ቤትም የምንጠቀምበት ከመኝታ ክፍልነት ባሻገር ለቃ ቤት ነው የምንጠቀምበት ስለዚህ ሶስት መኝታ ክፍሎች አንድ ሳሎን አራት በረንዳ አምስት ኪችን ስድስት ቶይሌት ሰባት ክፍሎች አሉ ማለት ነው። እና ይሄ ቀላል አይደለም የእግዚአብሔር ስጦታ ነው። ይሄንን ምቹ ሁኔታ የሰጠን እግዚአብሔር ነው። እነዚህ በአግባቡ መጠቀም የኛ ሀላፊነት ነው።

የስራ ጊዜ ገደብን ታስተካክላለህ ወይ? የሚለው እንግዲህ ሁሉም ነገር ለሰው ልጅ ህግ ሁሉ ለሰው ልጅ ጥቅም ነው ይሄንን የማምነው ጌታ ኢየሱስ ክርስቶስም እንደዛ ብሏል ህግ ሁሉ ለሰው ልጅ እስከተጠቀመ ድረስ ነው የሰው ልጅ የህግ ጌታ ነው። የህግ ባለቤት ነው። እግዚአብሔር ለሰዎች ጥቅም ነው ህግን የሰጠው እና ህግ ሁሉ ለሰዎች ጥቅም እስከሆነ ድረስ ጥቅም እንደሚሰጥ አድርጎ መጠቀም ጉዳት የለውም እና ጉዳት እንዳይኖረው ጥቅም እንዲሰጥ አድርጎ መጠቀም ነው። ዋናው ከእኛ የሚፈለገው እና ለምሳሌ የስራ ሰዓት በሀገራችን መደበኛ የስራ ሰዓት ሁለት ሰዓት ጠዋት ተገብቶ ስድስት ሰዓት ለምሳ ተወጥቶ ሰባት ሰዓት ደግሞ ተገብቶ አስራ አንድ ሰዓት ደግሞ መውጣት ነው መደበኛው የስራ ሰዓት በጣም የታወቀው ማለት ነው። በአብዛኛው የሚሰራበት ነገር ግን አንዳንድ ቦታ ደግሞ ሁለት ሰዓት ተኩል ተገብቶ ስድስት ሰዓት ተኩል ለምሳ ይወጣል ያው ሰላሳ ደቂቃውን መጨመር ነው። አስራ አንድ ሰዓት ተኩል ደግሞ ወደ ቤት ሰባት ሰዓት ተኩል ወደ ስራ ተመልሶ አስራ አንድ ተኩል ደግሞ እንደገና ወደ ቤት መመለስ አይነት የስራ ልምምድ አለ ዞሮ ዞሮ ስምንት ሰዓት የስራ ጊዜ የሚባለው ነው። እና ከጠዋቱ ሁለት ሰዓት ብንጋብ ብዬ ለገባ ሰው እስከ ሶስት ሰዓት አራት ሰዓት አምስት ሰዓት ስድስት ሰዓት ድረስ አራት ሰዓት ይሰራል ሰባት ሰዓት ስራ የገባ ሰው ስምንት ሰዓት ዘጠኝ ሰዓት አስር ሰዓት አስራ አንድ ሰዓት አራት ሰዓት ስራ ይሰራል። አንድ ላይ ስምንት ሰዓት የስራ ጊዜ እንዲያሳልፍህ ታስቦ ነው ያቺን ለመጠበቅ ነው ከፊትና ከኋላ የሚጨመረው ሰላሳ ደቂቃ ከጀመርን ሰላሳ ደቂቃ እንጨምራለን ሶስት ሰዓት የገባ ሰው አስራ አስራ ሁለት ከስራ መውጣት አለበት ማለት ነው። እና የስራ ሰአቱን በአማካይ ለመጠቀም ነው እና እንደዚህ የሚያደርጉ መስሪያ ቤቶች አሉ እኛም በግላችንም ልንጠቀምበት እንችላለን። ስምንት ሰዓት የስራ ጊዜ መደበኛ የስራ ጊዜ በሳምንት ውስጥ ደግሞ አርባ ሰዓት አምስት ቀን ለሚሰራ ሰው አርባ ሰዓት ስድስት ቀን ለሚሰራ ሰው ደግሞ አርባ ስምንት ሰዓት በጣም ስድስት ቀን ስምንት ሰዓት ብንሰራ አርባ ስድስት ሰዓት በጣም በቂ ነው። እና ሌሎች የህይወት ጉዞዎቻችን የህይወት አላማዎቻችንን የህይወት ስራዎቻችንን ደግሞ ብናከናውን በቀረው ሰዓት እጅግ በጣም እጅግ በጣም አስፈላጊ ነው እጅግ በጣም አስፈላጊ ነው። እና በ ስለዚህ በተቻለ መጠን ምንድነው የስራ ሰአታችንን አክብረን መግባትና አክብረን መውጣት። መለወጥ ካስፈለገ ደግሞ ማስተካከል ካስፈለገ ሁኔታዎችን ገምግሞ አይቶ ለተወሰነ ጊዜ አይቶ እንደሚመች ማድረግ አስፈላጊ ነው ዞሮ ዞሮ ስምንት ሰዓት የስራ ሰዓትን ማክበርና መጠበቅ ነው የሚያስፈልገው። ያ እንግዲህ በሳይንስም ተጠንቶ ስምንት ሰዓት የመኝታ ሰዓት ስምንት ሰዓት ደግሞ የስራ ሰዓት አስራ ስድስት ሰዓት ቀሪውን ደግሞ ስምንት ሰዓት ለራስ ጤንነት ለራስ አንክብካቤ ለሰዎች ደግሞ ግንኙነት ከሰዎች ደግሞ ጋር ማህበራዊ ግንኙነት እና ሌሎች ሌሎች አገልግሎቶችን ማህበራዊ አገልግሎቶችን መንፈሳዊ አገልግሎቶችን የምናከናውንበት ስምንት ሰዓት እንዲኖረን በቀን ውስጥ ሃያ አራት ሰዓት አለን ማለት ነው። እና አንድ የሰው ልጅ ጤናማ ነው የሚባለው እነዚህን ነገሮች ሁሉ በሚዛን ሚዛን ጠብቆ ሲያከናውናቸው ስለሆነ የ የስራ ሰዓቱ የእረፍት ሰአቱን መጉዳት የለበትም። የእረፍት ሰዓቱ የስራ ሰአቱን መጉዳት የለበትም። ማህበራዊ ሰዓቱ ሌላውን መጉዳት የለበትም መንፈሳዊ ሰዓቱ ሌላውን መጉዳት የለበትም። ምን ያህል በሳምንት ውስጥ ጊዜዬን ለዚህ ጉዳይ ምን ያህል እሰጣለሁ? አርባ ስምንት ሰዓት ለስራ ከሰጠው በሳምንት ውስጥ እሰየው በቂ ነው። ባለጠጋ ሰው ነኝ እንደዛ ከሰራሁ በደንብ ሰአቴን አክብሬ በደንብ ሰአቴን ጠብቄ አርባ ስምንት ሰዓት በሳምንት ብሰራ አርባ ስምንት ሰዓት ደግሞ እንቅልፍ ብተኛ አርባ ስምንት ሰአቱን ደግሞ የቀረውን።

በምንጣፍ ላይ ትቀመጣለህ ወይ? ለሚለው ሀሳብ በምንጣፍ ላይ አዎ እንቀመጣለን አሁን ራሱ እኔ ቁጭ ብዬ ምሰራው መሬት ላይ ፍራሽ አንጥ አንጥፌ ነው። የሶፋ መቀመጫውን አውርጄ ከውስጡ ያለውን ስፖንጁን አውጥቼ መሬት ላይ አድርጌ ነው ይሄን ስራ እየሰራሁ ያለሁት። እና በመሬት ላይ በምንጣፍ ላይ በፍራሽ ላይ የመቀመጥ ልምድ አለው በተለየ ሀረር ውስጥ እንደ መኖሬ መጠን ሀረር በአብዛኛው የ ወይም ደግሞ የአደሬ ብሄረሰብ ወይም የሀረሪ ብሄረሰብ። በምንጣፍ ላይ መኖር የሚወድ በዛኛው አልጋም ሳይሆን መሬት የሚተኛ በአብዛኛው ወንበር ላይ ሳይሆን ሶፋ ላይ ሳይሆን መሬት አንጥፎ የሚቀመጥ። የራሱ የሆነ ባህል ያለው ህዝብ ስለሆነ መሬት አንጥፎ መቀመጥ እዛ አካባቢ ወደ ሀረር የሄደ ሰው በሙሉ ከእነሱ ተምሮ እንደ ሀገሩ ባህል አድርጎ መሬት ነው ሚቀመጠው ማለት ነው። እና መሬት በመቀመጥ ነው እንትን ሚለው ተቀምጦ ነው ጊዜውን ሚያሳልፈው ማለት ሲበላም ሲጠጣም ኢቭን አስተማሪዎች እንኳን ለትምህርት አይነት ሲዘጋጁ እቅድ ሲያወጡ ትምህርት ሲያዘጋጁ እዛ መሬት ላይ ተቀምጠን ነበር ሀረር በነበርን ጊዜ። ቤቱ ምንጣፍ ሚያጣ ሰው ማንም ሰው የለም ሀረሪ ብሄር የሆነውም ያልሆነውም ሁሉንም ዶሚኔት ያደርጋሉ በቁጥር ትንሽ ቢሆኑም ባህላቸውና እንትናቸው ጠንካራ ነው። የነሱ ባህል ዶሚኔት ያደርጋል ወደዛ አካባቢ እና ቀላል አይደሉም። እንግዲህ ያው እግዚአብሔር የሰጣቸው ጸጋ እና በአብዛኛው ቤት ፍራሽ አለ መሬት ላይ ፍራሽ ተነጥፎ የሚተኛውም ፍራሽ ላይ ነው። መቀበጫውም ፍራሽ ላይ ፍራሽ ሳይሆን ምንጣፍ ምንጣፍ ምንጣፍ ነው ቤታቸው በጣም ምንጣፍ በቃ የተለመደ ነው። በምንጣፍ ነው ቤታቸው ሚያሳምሩት ግድግዳዎቻቸው ላይ የባህላዊ እቃዎች ጌጣጌጦች ምናምን ያስቀምጣሉ። አልባሳቶቻቸውም አላቸው ባህላዊ ነገራቸው ጠንካራ ነው ልክ እንደ ህንዶች የራሳቸው ባዕድ አላቸው እንደ አረቦች ጠንካራ ባህል አላቸው። የራሳቸው የሆነ እና እና ከእነሱ የተማርኩት የተማርነው ነው እንግዲህ ሁላችንም ያው መሬት ቁጭ ብለው በአብዛኛው ጫት ምናምን ይቅማሉ እና ጫት ለመቃም ደግሞ መሬት ነው መቀመጥ የሚፈልጉት። እና በዛውም ምግቡንም ሲመገቡ መሬት ነው የሚቀመጡት መሬት ማለት ምንጣፍ ላይ እና ምንጣፎች በአብዛኛው ይጠቀማሉ ሀረር አካባቢ ድሬዳዋ አካባቢ ጠቅላላ ሀረርጌም ማለት ሊሆን ሊሆን ይችላል። ዞሬ ባላይም በሄድኩበት አካባቢ ግን በደረስኩበት ባየሁት መሬት እንትን ማለት አልጋ ብዙም የተለመደ አይደለም ሶፋ የጠረጴዛና ወንበር የተለመደ አይደለም። በቃ እነሱ መሬት ነው ሚጠቀሙት ያላቸውን ነገር እና ምንጣፍ ላይ ማለት ነው በርግጥ ቤታቸው በሚያማምር ምንጣፍ ቤተቻቸው እንትን ያሉ ናቸው የተሞሉ ናቸው እና መሬት ላይ ነው ሚቀመጡት። እንትን የሚሉት ማለት ነው እና ይሄንን አስተውያለሁ ሀረር አካባቢ ድሬዳዋ አካባቢ እና እኔም እዛ ስለነበርኩኝ ከዛ የተነሳ እኛም አሁን ቤታችን ላይ ፍራሽ አንጥፈን በተነጠፉ ፍራሾች ላይ መሬት ተቀምጠን ነው እንትን ምንለው። አንዳንድ ጊዜ ምግብን ስንበላ ጸሎትም ስንጸልይ እንግዲህ ከዛ ተከትሎ የመጣ ምንድነው ልምድ አለ ማለት ነው። እና ጸሎትን ስንጸልይ ስራን ስንሰራ አንዳንድ ጊዜ ቁጭ ብለን መሬት ላይ ተቀምጠን እንሰራለን ማለት ነው። እና መሬት ተቀምጠን ነው እንግዲህ አንዳንድ ጉዳዮችን የምንከውነው እና ይሄ ባህላቸው በጣም ይገርመኛል። እና መቼም እንግዲህ ከብዙ ትውልድ ጀምሮ ሲወርድ ሲያወራርድ የመጣነው ሀረር እንግዲህ በዚሁ አጋጣሚ በጣም የቆየች ከአንድ ሺህ አመት በላይ ያስቆጠረች ጥንታዊ የኢትዮጵያ ከተማ ነች። ከእሷ በኋላ የተመሰረቱ ሁሉ አድገው ትልልቅ ሆነዋል። ጎረቤቷ ያለችው ድሬዳዋ ትልቅ ነች ፌደራል ሁለተኛ ከተማ ነች። እንግዲህ ሀረር ደግሞ የቆየች ከተማ ነች ግን አሁን በማደግ ላይ እንደገና ትገኛለች። እና እዛ መሬት ላይ መቀመጤ

ቤቴን ምን ያህል ጊዜ ታጸዳለህ? ለሚለው ጥያቄ ያው ቤቴ እንግዲህ በተለያየ አይነት አጸዳለሁ። በተለያየ አይነት ጊዜ ተጠቅሜ አጸዳለሁ ቤቴን እንግዲህ በጧት ለምሳሌ ልጆች ትምህርት ቤት በመሄዱበት ቀን ከሆነ በጠዋት ተነስቼ ከስራዬን ከፈጸምኩ በኋላ ቤቴን የማፀዳ ይሆናል። ቤቱን መጀመሪያ በመጥረግ ጠርገዋለሁ በጧት ጠርጋለሁ። ቤቱ ያው ደግነቱ ሴራሚክ ስለሆነ ሴራሚክ ደግሞ ሲፀዳ ይሄ አንደኛው የውጪው ሴራሚክ ነው ሲፀዳ በጣም ፈገግ ይላል በጣም ደስ የሚል መልክ ውበት ያወጣል። እና ያንን ምንድነው የማደርገው? በደንብ አድርጌ በደንብ መልክ እስከሚያመጣ ድረስ አጸዳዋለሁ። ፍጹም ቆንጆ አድርጌ በማፅዳት ቆንጆ አድርጌ ፅዳቱን በመጠበቅ ከዛ በኋላ ጽዱ ካደረኩት በኋላ ንጹህ ካደረኩት በኋላ ከዛ በኋላ ባለቤቴ ደግሞ በመወልወያ ትወለውለዋለች። ከዛ እንግዲህ ቤቱ ወደ ሰባት ክፍል ነው። እያለሁ ሽንት ቤቱን ሄጄ ራሴ በውሃ ትንሽም ስለሆነች ስፋቷም በብሩሽ በውሃ በሳሙና አድርጌ ወለሉን አጥቤ በደንብ ውሃውን ወደ ፍሳሽ እንዲለቀቅ አድርጌ አጽድቼ ቆንጆ አደርገዋለሁ። ለብቻው ማጥ ታጥቦ ነው የሚጸዳው እሱ ከዛ ውጪ ያሉትን ክፍሎች ግን በመጥረጊያ ሙልጭ አድርጌ በቁም መጥረጊያ እጠርጋቸዋለሁ። ከዛ በኋላ ባለቤቴ መጥታ እኔ ሙልጭ አድርጌ የጠረኩትን አፍሳለሁ። ካፈስኩኝ በኋላ ባለቤቴ መጥታ የቀረውን እንደዚሁ በመወልወያ ላይ ሻይ ፈሶ እንደሆነ ቡና ፈሶ እንደሆነ ሌላ ነገር ፈሶበት እንደሆነ ላዩ ላይ ያለውን ሙልጭ አድርጋ በማጠብ ጽድት አድርጋ። ቆንጆ አድርጋ እንትን ትለዋለች ባለቤቴ እና ትወለውለዋለች ከዛ በኋላ ልጆቻችን እንዳያበላሹት እንዳያቆሽሹት መመሪያ ይሰጣቸዋል። ከቆሸሸ ደግሞ መልሰን ቀን ላይ የቆሸሸበት ኤሪያ ላይ ብቻ እንጠርጋለን። እዛው ጋር ቆሻሻ ሰብስበን በመያዝ በቆሻሻ ማጠራቀሚያ ውስጥ ወይም በፌስታል ውስጥ እንከታለን። አሁን እንኳን ፌስታል ተከልክሏል እና ያፍ ቆሻሻ ማጠራቀሚያ ነው። የሚባለው ቆሻሻ ማጠራቀሚያ ብቻ ነው የሚፈቀደው። አሁን ፕላስቲክ ነገሮች መንግስት እየከለከለ ስለመጣ አሁን በእንግዲህ ለጊዜው በፌስታሎችም እየተጠቀምን ነው። እዛው አካባቢ ላይ የቆሸሸበት ስፍራ ላይ ይዘን ካች አድርገን እናፍሰዋለን። ከዛ እዛው ላይ ቡናም ፈሶ እንደሆነ ሻይም ፈሶ እንደሆነ ወይም ደግሞ በምግብ በወጥም ተበላሽቶ እንደሆነ እዛው ጋር ይወለወላል ማለት ነው። ዋናው ቆሻሻ ደረቁ ቆሻሻ ከተነሳ በኋላ በውሃ የቀረውን ቦታ ጥሩ አድርጎ በመወልወል ቆንጆ አድርጎ በመስራት ያንን ነገር ቆንጆ አድርገን እንሰራዋለን ማለት ነው። እና በዛ ጊዜ ያ እንትን በተቻለ መጠን ቆንጆ ሁኔታ ይፈጠራል ማለት ነው። እና ንጹህ ቤት ይሆናል። እንዲሁም እንግዲህ ምሳ በምንበላበት ጊዜ ነው አብዛኛው የሚቆሽሸው እና ልጆች አንዳንድ ቆሻሻዎችን ከውጪም ወይም ለጨዋታ ሄደው ሲመጡ። በእግራቸው አዋራ በልብሳቸው አዋራ ወይም ደግሞ በእጃቸው የሆኑ ቆሻሻ እቃዎች ይዘው ሲመጡ ነው እንግዲህ ቆሻሻ የሚፈጠረው በአብዛኛው ከቤት አይወጡም። አሁን ስለዚህ ቆሻሻ አይፈጠርም። ያው አንድ ቦታ ያለውን እቃ ወደ ሌላ ቦታ ወረቀቶችን ደግሞ በመቅደድ ደብተሮችን በመቅደድ ወይ እርሳሶችን ሲቀርጹ ወይ ደግሞ እርሳሶችን በመስበር አንዳንድ ቦታ ላይ አላስፈላጊ ወይ ደግሞ ያስቀመጥናቸውን እቃዎች ቦታቸውን እንዲለቁ በማድረግ ልጆች ያው ጫማ ሲያስቀምጡ ልብስ ሲቀይሩ እንደዚህ እንደዚህ የሚዛነፉ ሁኔታዎች ሲኖሩ ቶሎ የማስተካከል እኔና ባለቤቴ እናደርጋለን። ያው ቤቱ ሲያምር ሰላማዊ ሲሆን ቆንጆ ሲሆን ለእኛ ምቹ መኖሪያ ስለሚሆን እኛ ደግሞ እንደ መስሪያ ቤትም ስለምንጠቀምበት ቤታችንን ማጽዳት ቆንጆ ማድረግ ሀላፊ።

ለስራ ትጓዛለህ ወይ? ለሚለው ጥያቄ ያው ለስራ እጓዛለሁ። ለስራ እንግዲህ ከዚህ ቀደም አሁን ዛሬን ሳይሆን ከዚህ ቀደም በዛ በጉራጌ ዞን በመስቀን ወረዳ ቡታጅራ አካባቢ የተቦነ አካባ የተቦነ ቀበሌ ገበሬ ማህበር ፕሮጀክት ሜርሲ የሚባል ፕሮጀክት ውስጥ በምሰራበት ጊዜ እዛ ለስራ ወደ ወልቂጤ ለስራ ስብሰባ እጓዝ ነበር እና ወደ አዋሳም ወደ ወልቂጤም እንደገና ደግሞ ወደ ሆሳናም ወደ ኢቭን ወደ አዲስ አበባም የተጓዝኩባቸው ጊዜዎች አሉ። ለስራ ምናልባት አዲስ አበባ አንኳን እርግጠኛ አይደለሁም። ግን እነዚህ ሶስቱ ቦታዎች በተለይ ዞናችን ጉራጌ ዞን ስለሆነ ወልቂጤ ነው። ደግሞ ክልላችን አዋሳ ነበረ ደቡብ ክልል ዋና ከተማው እና ቡታጅራ ደግሞ የወረዳችን ዋና ከተማ ስለነበረች መቀመጫ ስለነበረች እዛ ቡታጅራም ለስብሰባ ብዙ ጊዜ ያው እንቀሳቀሳለሁ። ወልቂጤ እና አዋሳ በሚሄድበት ጊዜ አዳር ለሁለት ቀን ለሶስት ቀን ለአራት ቀን እንደዚህ ለአዳር ነው የምሄደው። ሌላ ቦታ ደግሞ በሚሆንበት ጊዜ ለአዳር ሳይሆን ለምሳሌ ሀዋሳም ቢሆን በአዳር ነው። እዛ ቦታጅራ በሚሆንበት ጊዜ ግን አዳር ሳይሆን እዛው ደርሶ መልስ በቃ ባለው ሁኔታ እዛው እዛው ሻይ ቡና ብለን ቆይተን የምንመለስበት ሁኔታ ነው ያለው። እና እዛ ነው ያለው ሁኔታው ማለት ነው እንደዛ ነው የምንጠቀመው። እንግዲህ ከተባለ ያው ስብሰባም ስራ እንደሆነ ነው የማስበው። ምክንያቱም ለስራ የሚሆኑ አሳይመንቶችን ይዘን ነው በስብሰባ የተሰሩትን ስራዎች ገምግመን ትልቅ ስራ ነው ስብሰባ ዋና ነገር ነው። የስብሰባም ስራ ሊከናወን ስለማይችል የተሰሩ ስራዎች ተገምግመው ለምሳሌ የአመቱ የትምህርት ጉባኤ የሚባል ነበረ። የትምህርት ጉባኤ በአመት አንድ ጊዜ ነው የሚካሄደው። ያው ትምህርት ቤት ሲከፈት አካባቢ ስለዚህ የትምህርት ጉባኤ እንካፈላለን። የትምህርት ጉባኤ ማለት በትምህርት ውስጥ የታዩ ድክመቶችን የታዩ ጠንቃራ ጎኖችን ድክመት ጠንካራ ጎኖችን እንዴት እናስቀጥል? እንዴት እንደ ምርጥ ተሞክሮ እናድርጋቸው? ድክመቶችን ደግሞ እንዴት አስቀርተናቸው እንሂድ? እና ምን እናድርግ? አዲስ ነገርስ ደግሞ ምን እንጨምር? አዲስ ፕላንስ ምን አለን? ወቅታዊ ሁኔታዎች አለም አቀፍ ሁኔታዎች ሀገር አቀፍ ሁኔታዎች አካባቢው ሁኔታዎች አዳዲስ ነገር እንድንጨምር የሚያስገድዱ ምንድን ናቸው? እንደ የሚለውን ነገር ተወያይቶ የውይይቱን ነጥቦች በአቋም መግለጫ እንትን ብሎ ተቀብሎ የማለፍና ያንን ማስታወሻ ይዞ እያንዳንዱ የሚመለከተው አካል በዛ ላይ ለመረባረብና ለመስራት የሚችለውን ሁሉ ለማድረግ የሚነቃቃበት ነቅሶ አይቶ የችግሮቹን ኤሪያ አተኩሮ የሚሰራበት ሀሳብ እድል የሚያገኝበት ጉባኤዎች ስለሆኑ እንደዛ ቦታዎች ላይ የሚካሄዱት ያንን አንጥሮ ለማውጣት እና በይ በተለያየ የአካባቢ ምን እየተሰራ ነው? ምን ጠንካራ ጎን አለ? ከዛ አካባቢ ወደ እራሴ አካባቢ ምን ጠንካራ ጎኖችን ኢምፖርት ላድርግ ልውሰድ? ምን ደግሞ ከራሴ ምን ጠንካራ ጎኖች አሉ ለሌላውም ምን ልስጥ? እና ደግሞ የኔን ደካማ ጎኖች ሌላ አካባቢ ካለው ጠንካራ ጎን በመሰረት በማድረግ የነሱን ምርጥ ተሞክሮ እኔ ጋር አምጥቶ በእኔ የተጨባጭ ሁኔታ መሬት ላይ በማውረድ እንዴት ልተግብረው እንዴት ልፈጽመው? የሚለውን ሀሳብ ለማግኘት ስለሚረዳ በጣም ልብ ብሎ ያንን ነገር ላደመጠ እና ማስታወሻ ይዞ ሄዶ ለሰራበት ሰው ትልቅ ቁም ነገር የሚተላለፍበት ቦታ ስለሆነ ለስራው ትልቅ አጋዣ ሀይል ነው ብዬ ነው የማምነው። እና እርስ በእርስ መተያየትንም ጠንካራ የእርስ በእርስ ጤነኛ የውድድር መንፈስንም የማዳበር እዛ ላይ እንግዲህ ሽልማቶችም ይሰጣሉ። ጎበዞቹን ያሞግሳሉ። ደካሞቹን ደግሞ ይገስጻሉ። እና ደካማ ሆኖ ላለመገሰጽ ጎበዝ ሆኖ ደግሞ ለመሸ

በእህ መጻሐፍ ተወዳለህ ወይ? ለሚለው አዎ በእጄ መጽሐፍ እወዳለሁ። በእጄ ብዙ ነገሮች ነው የምጽፈው በእጄ በምጽፈበት ሰዓት። እንግዲህ ትምህርቱ በቃሌ አልገባ እንኳን ካለኝ። በቃሌ መያዝ ካቃተኝ ለምሳሌ የትምህርቱ በቃል የሚያዝ ከሆነ የሀገር ስም የሰው ስም ደግሞ የቦታ ስም ታሪክ። የተለያየ እንግዲህ በቃል የሚሸመደድ ወይም በቃል መያዝ የሚጠይቅ ነገር ከሆነ። በሚያቅተኝ ጊዜ በቃሌ መያዝ በእጄ በምጽፍበት ሰዓት በቀላሉ በቃሌ ለማስታወስ ይረዳኛል በእጄ ምን እንደ ጻፍኩ አስታውሳለሁና። በእጄ ምን እምንዳስሰው ነገር በጣም ጠቃሚ እንደሆነ ከእጅ ጽሁፍ የተረዳሁበት ሁኔታ አለና። በእጄ በጣም ነው የምጽፈው በተለይ አሁን ቤተክርስቲያን በመሄድበት ጊዜ ማስታወሻ እይዛለሁ አጀንዳ እይዛለሁ። እና አስተማሪዎች ፓስተሮቼ በሚያስተምሩበት ጊዜ እያንዳንዱን ነጥብ ቃል በቃል። በእጄ እይዛለሁ ነጥብ በነጥብ እና ነጥብ በነጥብ ሄጄ በእጄ በምሰራበት ጊዜ በምጽፍበት ጊዜ። ሌላ ጊዜ ደግሞ በሚያስፈልገኝ ጊዜ ሄጄ በማየበት ጊዜ በጣም ጠቃሚ ሆኖ ነው የማገኘው እና ማስታወሻ መያዙ። በእጅ መጽሐፉ በጣም ጠቃሚ ሆኖ ነው የማገኘው እና። የአማርኛ ጽሁፍ እንደዚህ የምናገረውን ነገር አሁን በእጅ ጻፍ ብባል በቀላሉ በእጄ መጻፍ እችላለሁ እና ጥሩ የእጅ ጽሁፍም አለኝ። ብዬ አምናለሁ በጣም አስደናቂም ግሩምም ባይሆን በጣም የሚነበብ ደህና የሆነ መካከለኛ የሆነ የእጅ ጽሁፍ አለኝ። እና እሱንም እያሻሻልኩኝ እንግዲህ ከፍ ወዳለ የእጅ ጽሁፍ እንግዲህ ዞሮ ዞሮ ማሽን ስላለ በአሁኑ ሰዓት የእጅ ጽሁፋችንን ባያምር ለምን ፈልገው አላማ እስከዋለልን ድረስ ወደምንፈልገው አላማ እስከመጣልን ድረስ የእጅ ጽሁፋችን። ብዙ ባያምርም ቆንጆ ባይሆንም በእጅ ግን መጽሐፍ አስፈላጊ ነው እና እንግዲህ እኔ በትምህርት አለም ውስጥ አስተማሪም ሆኜም ስለቆየው። አስተማሪዎች ደግሞ ከጽሁፍ ጋር በጣም የተገናኘ ስራ ስላለ ስላለን አንደኛ የቀኑን የትምህርት ዝግጅት ለማዘጋጀት በእጅ መጽሐፍ በጣም ስለሚያስፈልግ የትምህርት ዝግጅቱን በደንብ በስክሪፕቶ ደብተራችን ላይ ማስታወሻችን ላይ ጽፈን አዘጋጅተን የትምህርት እቅድ ሁሌም አቅደን ሳምንታዊ እቅድ እለታዊ እቅድ የሚባሉ አሉ በማስተማር ሂደት ውስጥ ሌሰን ፕላን የሚባል ነገር አለ። የትምህርት እቅድ የትምህርት ዝግጅትእቅድ እና ትምህርቱን ለተማሪዎች ለማስጨበጥ ምን እንደምናስጨብጥ ምን አይነት የትምህርት መሳሪያ የትምህርት መረጃ መሳሪያ የትምህርት መሳሪያዎች እንደምንጠቀም ምን አይነት የትምህርት ዘዴዎች ትምህርት ማስተማሪያ ዘዴዎች ቲቺንግ ሜትዶዎች እንደምንጠቀም እነዛን እነዛን እነዛን ሁላ። ስለምንጽፍ በስክሪፕቶ በደብተር ላይ በወረቀት ላይ ወይም ደግሞ ፎርም የትምህርት ቤቱ ለዚያ ብሎ የለየው ያዘጋጀው ፎርሞች ስለሚኖሩ እነዛን ፎርሞች ቅሳቅሶች በዛ አይነት ስለምንሞላ ያ የሞላውነው ነገር ለእኛ በጣም ጠቃሚ ሆኖ የምናገኘው። በእጃችን ጥሩ አድርገን ጽፈን ስናዘጋጀው ስለሆነ ጥሩ በጥሩ እጅ ጽሁፍ አዘጋጅተን ያንን ለሚመለከተው የቢሮ አካል ወይም የዲፓርትመንት ተጠሪ አቅርበን ወይም ለጸሐፊው አቅርበን እናስፈርማለን አጸድቀን በስራ ላይ እናውላለን ማለት ነው። በዛ ጊዜ ያው የእጅ ጽሁፍ መጽሐፍ በጣም ግድ ሊሆን ይችላል እና እንደዛ አድርገን ነው እኛ የምንጠቀመው። እንደገና ደግሞ የእጅ ጽሁፍ ኖትም ስናዘጋጅ ለተማሪዎቹ ክፍል ውስጥ ገብተን የምንሰራላቸው የምንሰጣቸውን ስራ ማስታወሻ ይዘን የቤት ስራም ከሆነ የክፍል ስራ እንዲሁም ደግሞ ኖቶች ትዌሪም ሆነ የተግባር ትምህርቶች መግለጫዎች ነገሮችን ጽፈን አዘጋጅተን ይዘን ለተማሪዎቻችን ስልጠና ወይም ትምህርት በምንሰጥበት ጊዜ ከዛ ላይ ወደ ብላክ ቦርድ የምንገለብጠው ነገር አዘጋጅተን እንሄዳለን። እንግዲህ ጥቁር ሰሌዳ ላይ ደግሞ በቾክ ጥሩ አድርገን ጽፈን ያንን ነገር ለተማሪዎቻችን በየቀኑ እናስጨብጣለን ማለት ነው። እና በየክፍለ ጊዜያችን ገብተን እንደተሰጠን ክፍለ ጊዜ በቀን ውስጥ በእለት ውስጥ ያለንን የትምህርት ይዘት ለተማሪዎቹ እናቀርባለን እንደሚገባው አድርገን ማለት ነው። እና በዛ የስራ ሂደት ውስጥ ጽሁፍ የእጅ ጽሁፍ እጅግ አስፈላጊ እና እጅግ ወሳኝ ነገር ነው ማለት ነው። መጽሐፍ ያልቻለ ሰው ወይም የእጅ ጽሁፉ እዛ ጋር በደንብ በእጅ መጽሐፍ የማይችል ሰው አንደኛ አስተማሪ መሆንም አይችልም። ሁለተኛ ደግሞ ኖት ማዘጋጀት

ሃይማኖታዊ ግብር ታከብራለህ ወይ ወይ? ሃይማኖታዊ ስነ ምግባር ትጠብቃለህ ወይ? ሃይማኖታዊ ስራ ትሰራለህ ወይ? የሚለው እንግዲህ እኔ ሃይማኖት እስከሚገባኝ ድረስ በኔ ዴፊኒሽን ሃይማኖት እምነት ማለት ነው። እምነት እንግዲህ የእምነት አቋም ሊሆን ይችላል። የእምነት አቋም በእንግዲህ በተለያየ መልክ አቋማችንን መግለጽ እንችላለን በተለያየ መልክ አቋማችንን ማሳየት እንችላለን። ያመነ ሰው አቋም አለው ያመነበትን ነገር ያመነበትን ነገር ይተገብራል ያመነበትን ነገር ያደርጋል ያ ደግሞ የሃይማኖት ወይም የእምነት ስራ ሊሆን ይችላል። እና ለምሳሌ አብራሃም አመነ ጽድቅ በሆነ ተቆጠረለት የሚለው አብርሃም ልጅ ሳይኖረው ልጅ እንደሚሰጠው እግዚአብሔርን አምኖ ልጅ ይሰጠኛል ብሎ መጠበቁ። ከዛ በኋላ ደግሞ ያ የሰጠው ልጅ ደግሞ ከእግዚአብሔር የተሰጠው መሆኑን አውቆ እግዚአብሔር ያንን ልጅ እፈልገዋለሁ መስዋዕት አድርግልኝ አቅርብልኝ ሲለው የተራመደው እርምጃ የሄደው ሂደት እሱ የእምነት ስራ ይባላል። የእምነት ምግባር ወይም የእምነት ድርጊት ይባላል እምነት በስራ ሲገለጥ ያው እምነቱ ህያው ይሆናል ማለት ነው። እና ህያው እምነት ብሎ እግዚአብሔር ይቀበለዋል ማለት ነው። እና በዛ አንፃር ከሆነ አምኜ የተራመድኳቸው እርምጃዎች አሉኝ አዎ የእምነት ስራዎች ነው የምሰራው በህይወቴ ራሱ ሳላምን ያደረኳቸው ነገሮች የሉም። አነሳን በዛም እግዚአብሔርን አስቀድሜ እግዚአብሔርን ከፊቴ ውጣ ከፊቴ ቅዳም ከፊቴ ሂድልኝ ሳልል ያደረኳቸው ነገሮች እምብዛም የሉም እንደውም ኖ የለም ብዬ ነው የማስበው። እንግዲህ በትክክል እግዚአብሔር መርቶኝ የሄድኩባቸው እርምጃዎች አሉ እነሱ ምንም አይነት ጉዳት በህይወቴ አላመጡም። እግዚአብሔርን እንደሰማሁት እንደዛው እንዳደረኩት እግዚአብሔርም አብሮኝ ቆሟል ተሰልፏል አብሮኝ አለ። እግዚአብሔርን ደግሞ ቅደም በዚህ ጉዳይ ላይ አንተ ውጣ ብዬ አሳልፌ በሰጠሁት ጉዳይ ላይ በእምነት ተራምጄ ሄጄ ስራዎችን ሰርቼ ያው ጉዳቶች አጋጠሙኝ ስብራቶች ሳይገጥሙኝ አልፌ አሸንፌ እዚህ ደርሻለሁ ማለት ነው። እና እንግዲህ ከሁለቱ ውጪ አይሆንም የኔ የህይወት እርምጃ አንድም እግዚአብሔርን ተናግሮኝ ሰምቼው አወቅኝ አምኜበት ጊዜው ደርሶ ልቤ ተነሳስቶ እግዚአብሔር ከእኔ ጋር ያደረጋቸው የእምነት ስራዎች እኔ በእግዚአብሔር መንፈስ እርዳታ በጸጋው እያደረኳቸው የእምነት የሃይማኖት ስራዎች አሉ ማለት ነው። መቶ በመቶ የተሳኩ ናቸው ውጤት ያመጡ ፍሬ ያፈሩ ናቸው። እግዚአብሔር ደግሞ ሳይናገረኝ ግን ማለት በኮንሺየስ ወይም ደግሞ በንቃት በንቃቴ በኩል ባይሆን ግን ሳልነቃም እየመራኝ እየነዳኝ ደግሞ አደራረግን ራሱ በተለያየ መንገድ እያሳየኝ እያገዘኝ ነገሮችን ለሷ አሳልፌ ሰጥቼ ባደረኳቸው ነገሮችም ቢያንስ ከክፋት ተጠብቄያለሁ። ከመጥፎ ነገር ተጠብቄያለሁ ፍሬ ባያፈሩም እንኳን ፍሬ ለማፍራት በሚሆን ዘር ያው መጥፎ ዘሮች መክነው ቀርተዋል። መልካም ዘሮች ደግሞ ሊቀጥሉ እንደሚችሉ ምልክት የሚያሳዩ ማለት ዘር ሆነው አንድ ቀን እንደሚታጨዱ ምንም ጥርጥር የለኝም። በመልካም ዘርነታቸው መልካም ዘሮች ሁሉ እንደሚቀጥሉ ክፉ ዘሮች ሁሉ ደግሞ ተነቅለው እንደሚመክኑ ምንም አይነት ፍሬ ሳያፈሩ እንደሚቀሩ እርግጠኛ ነኝ። እና የኔ ህይወት ከእነዚህ ከሁለቱ ውጪ አይደለም ከእግዚአብሔር ጋር የተራመድኳቸው ህይወት የሃይማኖት ተግባራት የሚባሉት እና ግን የሃይማኖት ስርዓት በሚባለው እንደዚሁ እግዚአብሔር ባይም ሳይመራኝም እግዚአብሔርን አስቤው እግዚአብሔር ይሄ ደስ ያሰኘዋል ብዬ አስቤ ያደረኳቸው ድሮ በሃይማኖት ቤት ወስጥ አያለው በሃይማኖት ቤት ወስጥ ሳድግ ያደረክዋቸው ብዙ ነገሮች አሉ። ህይወቴ ሳይለወጥ አግዛብሔርን መፍራቴ ከልብ ሳይሆን ከአግዛብሔር ጋር የተነካካ

ደሞዝ በየትኛው ቀን ትቀበላለህ፣ ታገኛለህ? ለሚለው እንግዲህ ያው እንደ ቀጣሪው መስሪያ ቤት እኔ ብዙ መስሪያ ቤት ነው የሰራሁት። የመንግስት መስሪያ ቤት በምንሰራበት ወቅት፤ ደሞዝ በአስተማሪ ሆኜ በመንግስት መስሪያ ቤት በሰራሁበት ጊዜ፤ ደሞዝ በጣም ስትሪክት ናቸው። በጣም ማለት ቀኖችን አያሳልፈውም። ዘጠኝ ከሃያ ስምንት ጀምሮ ሊወጣ ይችላል። በወር መጨረሻ በኢትዮጵያ ወር። እንግዲህ የኢትዮጵያ ወር የሚታወቀው ሰላሳ ቀን ያለው ነው። ከሠላሳው ቀን እንግዲህ በ ሰላሳ ሳይሞላ፤ በሃያ ስምንት፣ በሃያ ዘጠኝ፣ በሰላሳ፣ በአንድ በጣም ዘገየ ቢባል በሁለት፤ ይወጣል ማለት ነው። በተለይ ደግሞ በዓል ሲሆን የአመት በዓል ሲሆን፣ የአዲስ አመት ሲሆን ወይ ደግሞ የፋሲካ ሲሆን ወይ ደግሞ የገና ወይም የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት የሚሆንበት ጊዜ፤ በዛን ጊዜ ያው በጊዜ ነው የሚያወጡት በሃያ ሰባት፣ በሃያ አምስት፣ በሃያ ስድስት በዓሉ ከመድረሱ በፊት ይወጣል ማለት ነው። ደሞዝ ምክንያቱም ለገበያ ለመምህራን ለገበያ እንዲደርስ ለመንግስት ሰራተኞች ያው የሚተዳደሩት በደሞዛቸው ስለሆነ በጊዜ ደርሶ ያው የሚያስፈልጋቸውን ነገር ለቤታቸው እንዲያሟሉ፣ እንዲገዙ ሽንቁርትም ቲማቲሙም፣ ዶሮም የሚያስፈልገው ነገር በጊዜ ተሟልቶ አመት ባል ለማክበር እንዲቻል በጊዜ ያወጣሉ ማለት ነው። እና ይሄን ሁሉም ስለሚያውቁት በዓሉንም ሁሉም ስለሚያከብሩት ካላንደርም ስለሚዘጋው ለሁሉም ጥቅም ስለሆነ ያው የመንግስት ሰራተኛ ነው እንግዲህ አስፈጻሚውም፣ ፈጻሚውም የመንግስት ሰራተኛ እስከሆነ ድረስ ሁሉም ከደሞዝ ተጠቃሚ ስለሆነ ሁሉም በዛ ቀን ያወጣል ማለት ነው። ተቆርቁሮ፣ ገብቶት ደሞዝ እንዲደርስ ይሰራል ማለት ነው። በዛን ቀን እና በአብዛኛው ከሃያ ስምንት ወይም ምናልባትም ከሃያ አምስት በበዓል ጊዜ ከሃያ አምስት እስከ ሰላሳ ባለው እስከ ሁለት ባለው ይወጣል። በወሩ መጨረሻ ማለት ከሃያ አምስት እስከ አምስት ባለው ግን መስት ይወጣል። ከአንደኛው ወር መጨረሻ የመጨረሻዎቹ ቀናት ሃያ አምስት፣ ሃያ ስድስት፣ ሃያ ሰባት፣ ሃያ ስምንት፣ ሃያ ዘጠኝ፣ ሰላሳ፣ አንድ፣ ሁለት፣ ሶስት፣ አራት፣ አምስት እስካለው ድረስ በጣም ከቀደመ በሃያ አምስት በጣም ከዘገየ ደግሞ በአምስት ደሞዝ ይወጣል። ከዛ በኋላ ያው እንግዲህ ወደ ሚፈለገው ነገር ገበያ ላይ ስራ ላይ ይውላል ማለት ነው። ቀጥሎ ግን እኔ በገባሁበት መስሪያ ቤት በነበረው ቀን ጠብቀው ያወጣሉ እነሱም። ብዙ ጊዜ ደሞዝ በሰላሳ ዘገየ ከተባለ እዛም እስከ አምስት እንኳን የቆየበት ጊዜ የለም። አብዛኛው በሰላሳ ያወጣሉ። በዓል ሲሆን ደግሞ እነሱም ቀድመው የሚያወጡበት ሁኔታ አለ። የፕሮጀክት ሜርሲ ይባላል። እና ደሞዜም በዛ ጊዜ ያው ትልቅ ነው ደሞዜ ራሱ። እና ከፍተኛ የሆነ ኮሚትመንት ያላቸው ሰዎች ናቸው። በጣም የሚሰሩ ሰዎች ናቸው ግለሰቦች ናቸው። የድርጅቱ ባለቤቶች እነሱም በቃ በጣም እነሱም ልክ ከመንግስት በጣም የሚሻሉ እንጂ የሚያንሱ አይደሉም። በጣም ቀደም ብሎ ከመጣ በሃያ ስምንት በሃያ ዘጠኝ፣ በሰላሳ፣ በአንድ በጣም ከዘገየ በሁለት እስከ ሁለት ድረስ ይከፈላል። ከሃያ ስምንት ከቀን ሃያ ስምንት እስከ ሁለት በጣም ከቀደመ በሃያ ስምንት በጣም ከዘገየ ደግሞ በሁለት ይከፈላል። በሰላሳ ደግሞ በአብዛኛው መስት ነው በአብዛኛው ጊዜ። በዓል ሲሆን በሃያ ስምን፣ በሃያ ስምንት በሃያ ሃያ ስምንት ይከፈላል በአብዛኛው። እንግዲህ የገና ባህር ሲሆን ራሱ ሃያ ስምንትም ሃያ ዘጠኝም ላይ ዩር ስለሚችል ከዛም ቀዳም ብሎ ይወጣሃል ማለት ነው። እንደገና አሁን መጨረሻ አካባቢ ደግሞ ኮሌጅ የጥራት ባለሙያ የጥራት ጥራት ማረጋገጥ ክፍል ባለሙያ ወይም መሪ ሆኜ በማገለግልበት ወቅት እዛ ጋር ያለው ሁኔታ ሳየው ትንሽ ከበድ ይላል። የግለሰብ ቤት ነው እሱም። የግለሰብ ኮሌጅ ነው። የግለሰብ ድርጅት ነው። ብዙም ሰራተኛ የለም። ላለውም ሰራተኛ ደሞዝ ለመክፈል በጣም ሰውየው ተቸግሮ ነበር። እና እኔ መጨረሻ ላይ የገባሁበት አካባቢ በጣም ደሞዝ ይዘገይ ነበር። ይቆይ ነበር። እና ደሞዝ ቶሎ አይወጣም፣ ረጅም ጊዜ ይወስዳል። ደሞዝ ለመውጣት እና በጣም አስቸጋሪ ሁኔታ ነው። ደሞዝ ቶሎ በማይመጣበት ጊዜ ችግር ላይ ነበር የምንወድቀው። እና በጣም ያስጨንቃል። እና ሰውየውም በጣም ደሞዝ ልክ ደሞዝ መክፈያ ጊዜ ሲደርስ ይጠፋል አንዳንድ ጊዜ። ጥፍጥ ይላል በቃ አቅም ስለሚያንስ።

ከአለቃህጋ ግንኙነትህ እንዴት ነው ለሚለው ጥያቄ ከአለቃዬጋር ያለኝ የስራ ግንኙነት ያው ጥሩ ነው ማለት ይቻላል። ከአለቃዬጋር የምገናኘው የስራ ግንኙነት አከብራለሁ። እንግዲህ አንዳንድ ጊዜ ያው ሰው መሆን በጣም አስቸጋሪና ከባድ ነገር ነው። አለቆች የሚያደርጉት ነገር ሁሉ ይጥመኛል ማለት አይደለም ግን ለሀሳባቸው ያው በመስሪያ ቤት ውስጥ ከእኔ የበለጠ ሀላፊነት ያለባቸው እነሱ እንደሆኑ እገነዘባለሁ። መስሪያ ቤቱ ቢጠፋም ቢለማም ከእኔ ይልቅ እነሱ ከጥፋቱም ይጎዳሉ ከልማቱም ይጠቀማሉ ብዬ አምናለሁ። ስለዚህ እነሱን አልፌ አልሄድም። ግን ለምክር የሚሆን ሀሳብ ደሞ ለደሞ የሚጠቅማቸውን ሀሳብ አንሸራሽሮ የሚባልበት ጊዜ ለማሳየት እሞክራለሁ። በእነሱ ውሳኔ መሃል ጣልቃ ለመግባት አልሞክርም። ከእነሱ ጋር የሀይል ግብ ግብ መፍጠር አልፈልግም። ከእነሱ በላይ ጋር ሀላፊነት አለኝ ብዬ ከእነሱ በላይ ተቆርቋሪ ነኝ ብዬ እንትን ለማለት አልፈልግም። ምክንያቱም ችግር ቢፈጠር ዞሮ ዞሮ ተጠያቂው እነሱ ናቸው የሚሆኑት ከእኔ የበለጠ ችግር ቢፈጠር ጉዳት ቢመጣ ከእኔ የበለጠ ሊጎዱ የሚችሉት እነሱ ናቸው። እና በተቻለ መጠን ለእነሱ ክብር አለኝ እነሱን አከብራለሁ ትእዛዛቸውን እቀበላለሁ። ግን ሀሳብ አላቀርብም ማለት አይደለም የሀሳቡ ወሳኝ እኔ አይደለሁም። ሀሳቡ ከተወሰነ በኋላ ሂድ በመባልበት ጊዜ አድርግ በመባልበት ጊዜ ወንጀል እና ሀጢያት ጥፋት አይሆን እንጂ አደርጋለሁ እገዛለሁ። ያው ኃጢአት ከእግዚአብሔር እግዚአብሔርን እንዳልበድል ያው ራሴን እጠብቃለሁ። በእግዚአብሔር እርዳታ ጥፋት ደግሞ በምድር ወንጀል እንዳልጠየቅ ጥፋት የሆነውን ነገር ውስጥ አልገባም። እና ጉዳት ደግሞ ራሴን ጉዳት ላይ የሚጥል ነገር ላይ እንድወድቅ ራሴን አሳልፌ በዛ ጉዳይ ላይ አልሰጥም። በተለይ የምድር ምድራዊ ስራው ጭምር ብሰራበት ጊዜ የእግዚአብሔር ፍቃድ በሆነው ነገር ላይ እንኳን ብሞትም ያው ከእግዚአብሔር ዘንድ ክብር አለኝ ተቀባይነት አለኝ ምንም የምሆነው ነገር የለም። ብጎዳም ነገር ግን እግዚአብሔር እንድጎዳ ባልፈቀደበት ነገር ላይ ምንም ነገር እንድጎዳ በሞኝነት ራሴን አሳልፌ አልሰጥም። እና አለቆቼን ግን እታዘዛለሁ ለነሱ በመስሪያ ቤት በመስሪያ ቤቱ ክልል ባለ ነገር ላይ የመስሪያ ቤቱ ክልል የመስሪያ ቤቱ ሀላፊነት የአለቆቼ ድርሻ ያለቆቼ የትእዛዝ ክልል የተጽኖ ክልል በሆነው ነገር ላይ እና የኔ የስራ ድርሻ በሚያካልለው ጉዳይ ላይ ሀላፊነት ካልተሰጠኝ አላፊነቱን ለመወጣት የሚያስፈልጉኝ ነገሮች መጠየቅ ካለብኝ በጥያቄ በደብዳቤም ሆነ በቃል ጥያቄውን አቀርባለሁ። ተቀባይነት ካገኘ መልካም ነው ተቀባይነት ካላገኘ ድጋሜ እድሉ ከተገኘ ለማስረዳት እሞክራለሁ። ነገር ግን መረዳት ካልቻሉ እና በዛው ይቀጥል የሚሉ ከሆኑ ከሆነ የኔ የኔ ሀላፊነት ካልሆነ ሀላፊነቴን ባለ ማለት የኔ ሀላፊነት አይደለም ብዬ እከላከላለሁ። መሄድ ካስፈለገኝ በህግ ህግ እስከደገፈኝ ድረስ እግዚአብሔር ከእኔ ጋር እስከሆነ ድረስ እና ጉዳት የሚያመጣብኝን ነገር ለመቀበል ፈቃደኛ እስካልሆንኩ ድረስ ማንም በዛ ጉዳይ ላይ ሊያስገድደኝ የሚችል የለም። እንደዚህ አይነት አጣብቂኝ ሁኔታዎች በሚከሰቱ ጊዜ ግን እግዚአብሔርም ይረዳኛል። እኔም ለማስተዋል እሞክራለሁ በተቻለ መጠን እንደዚህ ካሉ ስህተቶች አጣብቂኝ ሁኔታዎች ፈተናዎች አምልጬ ነው እዚህ የደረስኩት ከእግዚአብሔር ጋር እና አለቆቼን አከብራለሁ። ነገ እኔም አለቃ ስሆን መከበር እፈልጋለሁ እና ዛሬ ለእነሱ ባደረኩት ነው እኔም ነገ ሰዎች ትሪት የሚያደርጉኝ እና እኔም እነሱን ትሪት አደርጋለሁ። ግንኙነቴ መልካም ነው እንደውም መጨረሻ ላይ የነበረው አለቃዬ ግንኙነታችን እንደውም የጓደኛ የሚመስል ነው የእኩያ የሚመስል ነው። ስልጣኑን አከብራለሁ ባለቤዝነቱን አከብራለሁ እና ደግሞ ምክርም ሁሉ እመክረዋለሁ ምክሬንም ደግሞ የተቀበለበት ጊዜ አለ። ምክሬንም ደግሞ ያልተቀበለበት ጊዜ አለ። እንግዲህ እስከምንለያይበት እና እኔ ከስራ እስከምወጣበት ጊዜ ድረስ ያንን ነገር በተቻለኝ መጠን ለማድረግ ሞክሬያለሁ። እሱም ጥፋት ሲያይብኝ ጓደኛዬ ነው ብሎ አይምረኝም ይናገረኛል እንዲህ አድርግ እንዲህ አድርግ እንዲህ አታድርግ ተው እንደዚህ አታድርግ ምናምን ይለኛል። እኔም ያንን ተቀብዬ እንግዲህ ያው በተቻለኝ መጠን ተግባራዊ ለማድረግ እሞክራለሁ ቅድም እንዳልኩት ወንጀል እና ኃጢአት

የምትወደው ሽታ ምንድነው? ለሚለው የምወደው ሽታ እኔ ያው በልጅነቴ እዛ ኦርቶዶክስ ቤተክርስቲያን አገልጋይ ነበርኩና። በጣም እዛ ደስ የሚለኝ የእጣን ሽታ ነበረና። በጣም በቃ ልዩ የእጣን ሽታ በሽቶ አድርገው እጣኑ ላይ ሽቶ ያደርጉበታል ልዩ ልዩ ጣፋጭ ሽታ ያለው ነገር ያደርጉበታል። ከዛ በኋላ በማጠኛ አድርገው ሲያጥኑበት በቃ ያ ሽታው በጣም ጭሱ ልዩ የሆነ መዓዛ ነው የሚሰጠው። እና በጣም ሽታው በጣም ይጣፍጣል ማለት ቆንጆ ነው። ግን የእጣን ሽታ የሽቱ ሽታ ብቻ አይደለም የምወደው ከላይ የምወዳቸው ሽታዎች አሉ። ለምሳሌ እኔ የጠጅ ሳር የሚባል አለ ነጭ ሽቶ የሚባል አለ እነዚህ ተክሎች ናቸው። እንግዲህ እነዚህ ተክሎች በግቢያችን ድሮ ነበሩና ገጠር እያለው ልጅ እያለው እኛ ግቢም ነበሩ የጠጅ ሳር የሚባል በጣም ቆንጆ ሽታ አለው። እንደ ጉዝጓዝ ይጠቀሙታል ቤቱን ቆንጆ ያውደዋል በቃ ለአመት ባል ጊዜ ጉዝጓዝ ምናምን ሲጎዘጎዝ ሽታው ቆንጆ ነው በጣም ልዩ ሽታ አለው። ነጭ ሽቶ የሚባለውም እንደዚሁ እንደ በቅጠል ነገር ነው ያኛው ጠጅ ሳሩ እንደ ሳር ነገር ነው ሳር ነው የሚመስለው ግን ሽታው ልዩ ነው። በጣም ነው የሚጥም ሽታ ያለው ቆንጆ ሽታ ነው ያለው። ነጭ ሽቶ የሚባለውም ደግሞ እንደ ጤና አዳም ይመስላል መልኩ ቅጠል ነው ፍሬ አያፈራም እንደ ጤና አዳም ፍሬ የለውም ግን ሽታው ልዩ ነው። በቃ እሱን ደግሞ እቃ ላይ ያደርጉታል ከዛ ከእቃው ላይ ሽታው ወደ በቃ እቃው አካባቢ ቤት ውስጥ ያውዳል መጥቶ እና እነዚህ በቃ ከሽቶ ይልቅ የሚያስንቁ የተፈጥሮ የሆነ ሽታ ቆንጆ ሽቶ ሽታ ያላቸው ሳሮች ናቸው እና ቅጠሎች ናቸው። ሌላውም ጤና አዳምም በጣም ደስ ይለኛል የጤና አዳም ዛፍ የጤና አዳም ፍሬ በጣም ቆንጆ ነው የሚያስደንቅ ሽታ ነው ያለው። ለምግብነትም ይሆናል ቡና ውስጥም ተከቶ እንጠቀመዋለን ፍሬው ራሱ ቅጠሉ ቅጠሉና ፍሬው ናቸው በጣም ዋጋ ያላቸው ለሽታ አንዳንዴ አበባውም ራሱ በጣም ልዩ ሽታ ነው። ያላቸው እና ሰው ያው ለሆዱንም ሲያመው ያኝካቸዋል ደግሞ ወተት ውስጥ ይጨመራሉ ቅቤ ውስጥ ይጨመራሉ አይብ ውስጥ ይጨመራሉ እነዚህ በቃ መዓዛቸው ልዩ ስለሆነ ቢመገቧቸውም ደግሞ ጥሩ የሆነ መድሃኒትነት ያላቸው ነገሮች እንደሆኑ ስለሚታመን ቡና ውስጥም ተደርገው ሲጠጡ ልዩ የሆነ ቅመም እንደ ቅመም አይነት ከሽታቸውም በተጨማሪ ጣዕማቸው ራሱ ጣዕመም ሽታም ያለው ነገር ነው የጤናዳ የሚባለውን ለምግብነትም የሚሆን ነገር ነው። ሌላው ደግሞ የመጥበሻ ቅጠል ሮዝመሪ ነው የሚባለው በእንግሊዘኛ ይመስለኛል በእኛ ደግሞ በአማርኛ አዝመሪና ይባላል አዝመሪ ኖ ነው ወይም አዝመሪና ይሉታል እሱም ደግሞ ልዩ ሽታ ያለው ነገር ነው። እጽዋት ነው ያው የሚተከል ነገር ነው እና ጥብስ ሲጠበስበት በቃ የጥብስ ለጥብስ ሽት ይሆናል ለምግብነት ይሆናል የአዝመሪና የሚባለው ነገር መረር ያለ ነገር ነው። ግን የጥብሱን ጣዕም ቆንጆ ያደርገዋል እና እነዚህ ከሽታም በተጨማሪ የምግብነት ጣዕም ያላቸው እና ለምግቦችም ጣዕም የሚሰጡ ናቸው። አሁን ያልኩት ለጥብስ የጥብስ ቅጠል ነው የሚባለው እኛ ሀገር ለጥብስ ብቻ ሳይሆን ሽሮም ሲያስፈጩ በርበሬም ሲያስፈጩ ያስገቡታል በቃ ለጣዕምም በጣም አሪፍ ነገር ነው ለምላስ ጣዕምም አይደለም። ለሽታ ለአፍንጫ ሽታ ብቻ አይደለም እና እነዚህ ነገሮች በጣም የሚያስደንቁኝ ነገሮች ሌላ ደግሞ ዳቦ ላይ የሚጨመር ዳቦ ድፎ ዳቦ ሲሰራ የሚጨመር አደስ የሚባል ነገር አለ። አደስ ይባላል እንግዲህ ምናልባት ኦሮምኛም ሊሆን ይችላል ቃሉ ያው ተወራራሽ ከአማርኛ ጋር አብሮ የኖረ ሲነገር የኖረ ቃል ስለሆነ አንድ ሀገር ስለሆነ አንድ ህዝብ ስለሆነ አደስ ይባላል። ዳቦ ላይ ይጨመራል ሰዎች ደግሞ ቅቤ ሲቀቡ ፀጉራቸውን ወይም ጭንቅላታቸውን ቅቤ ማለት ያልነጠረ ቅቤ ለጋ ቅቤ ሲቀቡ ፀጉራቸውን እንዳይሸት ያ አደስ የራሱ የሆነ ደስ የሚል ሽታ ስላለው ፀጉራቸው ላይ ያደርጉታል ወይም ደግሞ ዳቦ ላይ ደግሞ ይጨመራል ሽታ እና ጣዕም እና ሽታ አብሮ ያላቸው ነገሮች ናቸው። እስካሁን የጠቀስኳቸው ምናልባት ጠጅ ሳር እና ነጭ ሽቶ ብቻ ለመ

ምን አይነት ልብስ ትወዳለህ? ለሚለው ሀሳብ እንግዲህ ልብስ ብዙ ጊዜ ያው ልብሶች አሉ የተለያየ አይነት ልብሶች። ምን አይነት ልብስ ትወዳለህ? ለሚለው ብዙ ሰፊ ሀሳብ ነው እዚህ ጋር መስጠት የምችለው። ምክንያቱም ጥያቄውም ሰፋ ያለ ስለሆነ ለአመት ባል ጊዜ ምን አይነት ልብስ ትወዳለህ አይደለም ወይም በስራ ቦታ ምን አይነት ልብስ ትወዳለህም አይደለም ወይም ደግሞ ቤት ውስጥ ስትቀመጥ ምን አይነት ልብስ መልበስ ስትወዳለህ ስላልሆነ በአጠቃላይ እንግዲህ የምወዳቸው ልብሶች እነዚህን ሁሉ ያማከሉ መሆን አለባቸው። እኔ ለቤተክርስቲያን ስሄድ ቤተክርስቲያን ስሄድ በተቻለ መጠን ዝንጥ ብዬ ቆንጆ ልብስ እግዚአብሔርን የሚያከብር የምለውን እንግዲህ በሁሉም ነገር እግዚአብሔርን ማክበር አለብን ብዬ አምናለሁ። ነጭ ልብስ ቢኖረኝ አለኝ ደግሞ ነጭ ልብስ በተቻለ መጠን ያው ነጭ ጫማ እሱም አለኝ። ነጭ ሸሚዝ እሱም አለኝ ነጭ ሱሪ ነጭ ሱሪ የለኝም። ግን ነጭ ሳይሆን ያው ግራጫ ነገር ወይም ቬጅ ከለር ወይም ክሬም ከለር የሆነ ሱሪ ነው ያለኝ። በተቻለ መጠን እነሱን ነው የምጠቀመው እንግዲህ በጣም በዝግጅት ስሄድ በተለይደግሞ የተለየ ማክበር ያስፈልጋል ብየ በማምንበት ጊዜ በተለየ ሁኔታ ያንን ነገር እጠቀማለሁ። ሁሌም ማክበር ያስፈልጋል ግን እንግዲህ ሁሌም አንድ አይነት መሆን ስለማንችል ቢያንስ ደግሞ የተለየ ክብር የምንሰጠው ነገር ሊኖር ይገባል ብየ አምናለሁ። የዛን ጊዜ የምጠቀመው ያንን ይሄንን የእንትኑን ልብስ ነው እና በአብዛኛው የምትጠቀመው ነጭ ልብስ ነው። ቆንጆ ልብስ ነጭ ልብስ ታጥቦ ተተኩሶ ተዘጋጅቶ አንዳንድ ጊዜ ያው ከስንፍናም ከቢዚነትም የተነሳ የማይተኮስበት ጊዜ አለ። ነገር ግን በአብዛኛው ተተኩሶ ተዘጋጅቶ በቃ በዝግጅት ሰውነቴን ታጥቤ የምለብሰው ልብስ እነሆ ያ ነጭ ሸሚዝ። ነጭ ሰደርያ በተለይም ኢትዮጵያውያን የሚያዘጋጁት የሚሰሩት አለ ጥበብ የሚባል አይነት ልብስ ሸማ ይባላል። የጥበብ ሸማ በጥበብ የተሰራ ቆንጆ አድርገው በዘመናዊ መንገድም እያዘጋጁት ነው አሁን ሰደርያም ሙሉ ልብስም ያዘጋጃሉ ያንን ሙሉ ልብስ መልበስ እወዳለሁ። በዛን ቀን እና ጫማውም ነጭ ነው ሱሪውም በተቻለ መጠን ማች የሚያደርግ ወይም የሚናበብ አይነት ሆኖ ነጭ ነገሮችን መልበስ እወዳለሁ። በዚያ ቀን በተቻለ መጠን በሌላ ቀን ደግሞ ማለት ዘወትርም ባይሆን በተቻለ መጠን ግን እኔ ወደ ቤተክርስቲያን ስሄድ በቃ ቆንጆ ልብስ ለብሼ አምላኬን እግዚአብሔርን በሚያከብር ወንድሞቼን ደግሞ በወንድሞቼ ፊት ደግሞ ሞገስ የሚሆን እንድቀበላቸው እንዲቀበሉኝ የሚያደርገውን በርግጥ ያው ምንም አይነት ልብስ ብንለብስ ወንድሞች ናቸው ሊቀበሉን ይገባል። ግን የግድ ተቀበሉኝ ሳይሆን በቃ ደስ ብሏቸው ደግሞ እንዲቀበሉኝ ስሜታቸውም ፈቅዶ እሺ ብሎ እንዲቀበሉኝ የሚያደርግ ቆንጆ በተቻለ መጠን ደግሞ ንጹህ ልብስ እለብሳለሁ። ከእኔ በአብዛኛው ያው በአጠቃላይ ከ ጥጥ የተሰሩ ልብሶች ብለብስ ደስ ይለኛል ከጥጥ ጥጥ ኮተን የሆኑ ልብሶች መልበስ ደስ ይለኛል እና ላብ ብዙ አያበላሻቸውም ወይም ደግሞ ላብ ብዙ በቃ ንፋስ ምናምን ስለሚያስገቡ ይመቹኛል ኮምፈርተብል ናቸው በጣም ለኔ ምቹ ናቸው። ውበትም አላቸው ሰውነቴም ላይ ቅልል ብሎኝ ሰውነቴም ተቀብሏቸው ሳይኮሰኩሱኝ ሳያቃጥሉኝ በሙቀትም ጊዜ ብዙ ሙቀት ወደ እኔ አያሳልፉም በቅዝቃዜም ጊዜ ደግሞ ብዙ ሙቀት ከእኔ አያሶጡም እንደዛ አይነት ልብሶች ደስ ይሉኛል። ጫማም ያው እንግዲህ ባለፈው በጫማም ላይ መን አይነት ጫማ ትወዳለህ? የሚለውን ያው ገልጫለሁ ከጫማ ጋር የሚሄዱ ልብሶች። ጨርቅ ልብሶች ከሆኑ ከ ለሱፍ የሚሆን ጫማዎች አሉ ሹል ጫማዎች መልክ ያላቸው ደግሞም የሚያብረቀርቁ ደግሞም ሾል ያሉ ከታችም ተረከዛቸው ወይም ከመቆሚያቸው ሶላቸው የማይጎረባብጥ በተቻለ መጠን ትልቅም ሆነ ታኮ የሌላቸው ደግሞም አነስም ያላለ እንደዛ አይነት ጫማዎች ይመቹኛል። በአብዛኛው ለዘወትር ፍላት ጫማዎችም ቢሆኑ ደስ ይለኛል ፍላት ወወይንም ደግሞ

የስልክ ካሜራ ትጠቀማለህ ወይ? ለሚለው ሀሳብ የስልክ ካሜራ አዎ እጠቀማለሁ። የስልክ ካሜራ ለምን ይጠቅምሃል? እንዴት ትጠቀምበታለህ? መቼ ትጠቀምበታለህ ምን ስታደርግ ትጠቀምበታለህ ለሚሉት ጥያቄዎች። እንግዲህ የስልክ ካሜራ እኔ የምጠቀመው በአብዛኛው ቤት ውስጥ ቁጭ ብዬ ልጆቼም ፎቶ ሳነሳ አጠቀምበታለሁ የተለየ እንግዲህ ልጆቼ ላይ የማየው ነገር ካለ ቶሎ ብዬ ያንን ነገር እጠቀምበታለሁ ማለት ነው ቶሎ ፎቶ አነሳቸዋለሁ በዛ እነሱን ፎቶ ለማስቀረት ስል በዛ ጊዜ ልጠቀምበት እችላለሁ። እና እንግዲህ ያው በርግጥ እኔ ጎበዝ አይደለሁም ፎቶ ማንሳት ላይ ግን ልጆቼ ራሳቸው ይጠቀማሉ ፎቶ አንስተው ያሳዩኛል እና ያነሱበታል በዛ መልኩ እንጠቀምበታለን ቪዲዮ ይቀርፁበታል ካሜራውን ቪዲዮም ፎቶም ካሜራ ስለሚያስፈልገው ለዛ ጊዜም እንጠቀምበታለን። ሌላ ለሌላ ደግሞ አሁን ያሰብኩት አለ እጠቀምበታለሁ ብዬ ቪዲዮ የሚፈልጉ የቪዲዮ ስራ የሚፈልጉ ሰዎች አሉ እና በዚያ ላይ ልጠቀምበት አስቤያለሁ። ቪዲዮ በመስጠት ለስራው ማለት ነው እና እዛ ላይ ስራ ላይ ላውለው ፈልጌያለሁ እዛ ላይ እሰራበታለሁ ብዬ አስባለሁ እና በዛ ጊዜ ደግሞ በደንብ እጠቀምበታለሁ። ምናልባት ማሰሪያ ያስፈልገኛል የት ቦታ እንደማደርገው ሰውነቴ ላይ የት ቦታ አድርጌ ያንን እንደምቀርጽ የሆነ ታስኮች የተሰጠኝ አለ በደንብ ለዛ ጊዜ ደግሞ እንደሚጠቅመኝ በጣም አምናለሁ። በተረፈ ግን የስልክ ካሜራህን ለምን ትጠቀመዋለህ? ሚለው ነገር የስልክ ካሜራ ለዚህ ብቻ አይደለም የምጠቀመው። የሆነ ቦታዎችም ስሄድ ፎቶ ማስቀረት ካለብኝ ያው እኔም አውጥቼ ሰዎቹም የተለመደ ነው የስልክ ካሜራ ለፎቶ እና ለቪዲዮ መጠቀም እና አሁን ላይ ለዛ ላሉ ሁኔታዎች ወጣ ስል ተፈጥሮአዊ ሁኔታዎች ሲገጥሙኝ እነዛን ተፈጥሮአዊ ሁኔታዎች በስልክ ካሜራ ማስቀረት ካለብኝ አስቀራለሁ ማለት ነው። እያነሳሁ በፎቶም ሆነ በተንቀሳቃሽ ምስል ወይም በቪዲዮ ያንን ነገር ቀርጨ አስቀራለሁ ማለት ነው እና ለዛ ስራ አውለዋለሁ። እና ደግሞ በተረፈ ደግሞ አንዳንድ ሁኔታዎች ላይ አንዳንድ ፔይመንት ሜተዶች ለምሳሌ የክፍያ የመክፈያ መንገዶች መታወቂያ አስገቡ ይላሉ በዛ ላይ መታወቂያ ለማስገባት የስልክ ካሜራውን እጠቀማለሁ። መታወቂያው ጋለሪ ውስጥ ፎቶ አንስቼ በማስገባት መታወቂያውን በፊት ለፊቱም በጀርባውም ያለውን እነሱም ስካን እንዲያደርጉ እንደገና ደግሞ ፌስ ፌስ ቬሪፊኬሽን የሚሉት ነገር አላቸው ፌስ ሪኮግኒሽን ፌርፊኬሽን የሚሉት ነገር አላቸው ለዛ የስልኩን እንትኑን በመጠቀም ካሜራውን በመጠቀም ያንን ነገር አከናውናለሁ ማለት ነው። ካሜራው ፊት ለፊት ራሴ በመገኘት የሚፈልጉትን ደግሞ አይዲ ካርድ በማስገባት ፎቶ መልክ በማስገባት እጠቀምበታለሁ ማለት ነው። እና ዶክመንቶችንም እንደዚሁ ፋይል ለማድረግ ስፈልግ ለምሳሌ ለማቀናጀት ስፈልግ የምፈልገውን ዶክመንት ወደ ጄፒጄ የፎቶ ስዕል ቀይሬ ከዛ በኋላ ወደ ፒዲኤፍ ቀይሬ ዶክመንት አድርጌ ለሚፈለገው አካል ለመላክ ስፈልግ እጠቀምባቸዋለሁ ማለት ነው። እንደዛ እና በተለያየ መንገድ እጠቀምባቸዋለሁ እነዚህን የፊት ካሜራ የሞባይል ካሜራዎቼን እና የስልክ ካሜራዎቼን በአብዛኛው ጊዜ ግን ያው ተራ ለሆነ ለፎቶ ለቪዲዮ ለቤት ውስጥ ላሉ አንዳንድ እንቅስቃሴዎች ደግሞ አንዳንድ ኦኬዥኖች ሲገጥመን ለምሳሌ ልደት ወይም ደግሞ ሰርግ ወይም ደግሞ ቤተክርስቲያንም አንዳንድ ፕሮግራሞች ላይ ማስቀረት የሚገባ ነገሮች ካሉ የሚፈቀድ ከሆነ አንዳንድ ቦታዎች ካሜራ አይፈቅዱም እሺ አይሉም አታንሱ ይላሉ ይከለክላሉ ያስተነግጣሉ። እንደዛ አይነት ቦታዎች እኔም ያው የቦታውን ህግ አክብሬ በቦታው መገኘቴ ለጸብ ሳይሆን ለአላማ ስለሆነ የቦታውን ህግ አክብሬ በመገኘት የፎቶ ካሜራዎች እዛ ጋር አላነሳም ማለት ነው። በፎቶ ካሜራ አልጠቀምም በሞባይል ካሜራ ሳልጠቀም ቀጥታ የፎቶ ካሜራ አጥፍቼ ቁጭ እላለሁ ማለት ነው። ግን እንደዚህ የምፈልጋቸው

ምን የቤት እቃ ትጠቀማለህ? ለሚለው እንግዲህ ብዙ አይነት የቤት እቃ አለ ከቤት እቃዎች መካከል ለምሳሌ ብረትድስት ምግብ ለማብሰል እንጠቀማለን። በማንቆርቆሪያ ደግሞ ሻይና ቡና ለማፍላት እንጠቀማለን ቴሌቪዥን ልጆችን ጨዋታዎች የተለያየ አይነት ትይንቶችን ለማየት እንጠቀማለን የተለያዩ አይነት የልብስ እቃዎች የልብስ ማጠቢያ ማሽን ልብሳችንን ለማጠብ እንጠቀማለን ምጣድ እንጀራ ለመጋገር እንጠቀማለን። እና የተለያዩ አይነት ምንጣፎችም አሉን። ምንጣፎቹን ያው ከፍራሽ ስር አንጥፈን ለተለያየ እንግዲህ ፍራሽ ስናነጥፍ ጸሎት ስንሰልይ መሬት መቀመጥ ስንፈልግ የተለያየ አይነት ነገሮችን መሬት ላይ መስራት ወይም ምድር ላይ ወለል ላይ ማድረግ ስንፈልግ ምንጣፎች አሉ እንጠቀማለን። አልጋ አለን ለመኝታ እንጠቀማለን። ቁም ሳጥን ማነው አለን ልብስ አጣጥፈን አስገብተን ለማስቀመጥ እንጠቀማለን። ድሬሲንግ አለን ድሬሲንግ ያው ልብስ ለመልበስ ራሳችንን ወጣ ስንል መልካችንን ለማየት ፊታችንን ለማየት የተለያየ አይነት ነገሮችን ለማድረግ እንጠቀማለን። ሌሎች ደግሞ ሻንጣዎች አሉን ልብሳችንን እናስቀምጥባቸዋለን ደግሞ የቴሌቪዥን ማስቀመጫ አለ ቴሌቪዥኑን እናኖርበታለን። ደግሞ ጂፓዝ አለ እሱን ደግሞ ያው ሙዚቃ ለማጫወት የተለያየ አይነት መዝሙሮችን ለመስማት እንጠቀምበታለን። የመጽሐፍት መደርደሪያዎች አሉ የመደርደሪያ ስፔሻሊ አንድ ተለቅ ያለ የመጽሐፍ መደርደሪያ አለ መጽሐፍቶቻችንን እዛ ላይ እናስቀምጣለን የልጆቻችንን ደብተሮች ከስር የሚያስፈልጉን መጽሐፎችን ደግሞ በየአይነቱ እንደየ ርእሳቸው እንደየ አይነታቸው እንደሚሰጡት እውቀት አይነት በልክ እንደ ቤተ መጽሐፍትም ባይሆን በተወሰነ ደረጃ በካታሎጋቸው ለማስቀመጥ እንሞክራለን። ደግሞ የተወሰኑ ኮመዲኖች አሉ እነሱንም መሳቢያቸውን እንደ ሎከር እቃ ለማስቀመጫ እንጠቀማለን። ፍራሾች አሉ ለመኝታ እንጠቀማለን ፍራሾቻችንን እንደገና ደግሞ የኪችን እቃዎች አሉ ምግብ ለማበሳሰል ለተለያየ አይነት ነገሮችን እንጠቀማለን። ደግሞ የኪቺን ካቢኔት አለ ኪቺን ካቢኔቱን ደግሞ የኪችን እቃዎችን በሙሉ እዛ ውስጥ አስገብተን እናስቀምጣለን እና በተቻለ መጠን የኪችን እንትኑን እናስቀምጣለን ማለት ነው። እና በተቻለ መጠን እንደዛ አርገን አስቀምጠን እንትን እያልን እንጠቀማለን ማለት ነው። እና በተረፈ ግን ሌሎች ነገሮችን ለመስራት ይሄን ያህል ችግር ያለብን አይደለንም። እናስቀምጥና እቃዎቹን በሙሉ እንደሚያስፈልገው ሁኔታ አዘጋጅተን እናስቀምጣለን ከዛ እንጠቀማለን ማለት ነው። እና የልብስ ማጠቢያ እቃዎች አሉ የልብስ ማጠቢያ እንትኖች አሉ እነሱንም እንደሚያስፈልገው አድርገን በማስቀመጥ እንጠቀማለን። ሌሎችም ደግሞ እንደዚሁ ሌሎች እቃዎች እና ስራ የምንሰራባቸው እቃዎች አሉ እነሱን ደግሞ እንደሚያስፈልገው አድርገን እናስቀምጣለን። ከዛ በኋላ የልብስ ልብሳችንንም እዛ ላይ እናጥባለን ደግሞ አንዳንድ በርሜሎች አሉ ውሃ የሚቀመጥባቸው እነሱን ደግሞ ውሃ እናስቀምጥባቸዋለን። ውሃ አንድ ላይ አድርገን በማስቀመጥ ውሃዎች ለእኛ ጥቅም እንዲሰጡ በውሃዎች ተለቃልቀን ያው ውሃውን አስፈላጊው ነገር እንዲደረግ እንዲሆን እንጠቀማለን ማለት ነው። እና በተረፈ የቤት መወልወያ አለ የቤት መጥረጊያ አለ ሳተላይት ዲሽ አለ። እንግዲህ ቤት ውስጥ እምንጠቀምባቸው ብዙ ነገሮች አሉ የልጆች የምሳ እቃዎች ይኖራሉ። ደግሞ ብዙ አይነት ነገሮች አሉ እነሱን ሁሉ መጋረጃዎች አሉ ቤት ቤታችን ለ ከፀሀይ ለመከላከል።

ምን አይነት ስልክ ትጠቀማለህ ለሚለው? እኔ የምጠቀመው ያው ስማርት ፎን ነው የምጠቀመው። ብዙ ጊዜ እንግዲህ ስማርት ፎን ያው እንደሚታወቀው። መገልገያችን ሆኗል ያው ስማርት ፎን ተጠቃሚዎች ነና አብዛኞቹ። ኦንላይን ለመስራት ምን ሞክር ሰዎች የስማርት ፎን ተጠቅመን ነው እንግዲህ እየሰራን ያለነው። እኔ የምጠቀመው የስማርት ፎን አይነት ሳምሰንግ ነው። ሳምሰንግ ኤ ዜሮ ሲክስ አዲስ ሞዴል ነው። እና እሱን ነው እየተጠቀምኩ ያለሁት። ስልሳ አራት ጅ ጊጋባይት ነው እና የእንትኑ ማለት ነው ኢንተርናል ስቶሬጁ። ስለዚህ እሱን ነው እየተጠቀምኩ ያለዉት። ያው እኔ የተለያየ አይነት ስልኮች ተጠቅሜያለሁ ከዚህ በፊት ሁዋዌ ተጠቅሜ አውቃለሁ። እንደዚሁ ተች ስክሪን በዛ ጊዜ በነበረው ጊዜ ላይ እሱ በመጣበት ጊዜ ላይ ዘመናዊ የሚባለውን ሞዴል ነበረ። የያዝኩት በኋላ ሰው እንትን ሌባ ሰረቀኝ። እና ከዛ በኋላ ደግሞ ለረጅም ጊዜ ምናልባትም ስድስት ሰባት አመት። መሃል ላይ ስማርት ፎን አልተጠቀምኩም ነበረ። እና ቀጥሎ ያው በነበሩት ጊዜያት መሃል ላይ እነዚህ የበተኖቹን ስልኮች ተጠቅሜ እየሰራሁ ነበር። እና የበተኖቹ ስልኮች ተጠቅሜ በምሰራበት ወቅት እንግዲህ ያው ብዙ ችግሮች አልገጠሙኝም። የበተኖቹም ስልኮች ያው እንደዚህ የኦንላይን ስራዎች ለመስራት ሁኔታ ባይኖራቸውም ግን በራሳቸው ደግሞ ለድምጽ ይጠቁኝ ነበረ። ድምጽ ለመስራት ድምጽ ለመጠቀም ለድምጽ አገልግል እንዲውሉ እየረዱኝ ነበር። እና ያሉት በጣም ጠቃሚ ሆኖ የተጠቀምኩት ስትጠቀምባቸው የቆየሁት እና በጣም አስፈላጊ እቃዋን ነው። እንግዲህ ያው ስልክ አሁን እንደ መሰረታዊ ፍላጎት ሆኗል። ልክ መኪናውን የቅንጦት እቃ እንዳልሆነ ሁሉ ልክ ለስራ በጣም አስፈላጊና ቤዚክ የሆነ ስራ ለስራ ለመስራት እንደ አንድ ግብአት ስለሆነ እንደሆነ ሁሉ። ያው ቤትም እንደዚሁ መሰረታዊ ፍላጎት እንደመሆኑ መጠን። ስልክም በተለይ አሁን ድሮ ፊክስድ ስልክ ነበረ። እና አሁን ደግሞ ሞባይል ስልክ ለምደናል ሞባይል ስማርት ፎኖች ያው ስራችን ናቸው ገበያችን ናቸው እንጀራችን ናቸው እና ብዙ ነገር ናቸው በአሁኑ ሰዓት ብዙ ነገር ከበአንድ ነገር ተጠቃሎ መጥቷል። ይሄም በሞባይል ፎናችን ላይ የምናገኘው አገልግሎት ነው። እና ስማርት ፎን ብዙ አገልግሎት ይሰጠናል ዩቲዩብ ኢንስታግራም ፌስቡክ ኢሜል እና ጂሜል ደግሞ ጎግል እና ደግሞ የተለያዩ አፕሊኬሽኖች እንድንጠቀም ቴሌግራም ኢንስታግራም ብዙ ነገሮች እንድንጠቀም ዋትሳፕ እንድንጠቀም ብዙ ነገሮችን ጥቅም ላይ ስራ ላይ እንድናውል ይረዳናል ማለት ነው። እና ያንን ነገር ደግሞ ስራ ላይ ካለዋልን ምንም ተጠቃሚዎች ልንሆን አንችልም እና በተቻለ መጠን ያንን ስራ ላይ አውለን ተጠቃሚ መሆን ይገባናል ብዬ አምናለሁ። በተረፈ የስማርት ፎን ያው እንደ መሰረታዊ ፍላጎት ሆኖ። ጥቅም ያለሁ ነገር ዋና አስፈላጊ ነገር ለስራ በተለይ እና ለግንኙነት እና ደግሞ የሚያስፈልገውን ነገር ሁሉ ለማድረግ በጣም አስፈላጊ ሆኖ ስላገኘነው ይሄንን እንግዲህ በጣም በተመረጠ ሁኔታና ጥበብ በተሞላ ሁኔታ አጠቃቀሙ ላይ መበርታት ይኖርብናል። ዋናው ነገር ሞባይል ፎን ስማርት ፎን መሆኑ አለመሆኑ ሳይሆን የምንጠቀምበት አጠቃቀሙ ይወስነዋል። እና መሳሪያ ለምሳሌ ራሳችንንም ልንገልበት እንችላለን። ጠላታችንንም ልንገልበት እንችላለን። እና ነገር ግን በአግባቡ መሳሪያ ሰው የሚታጠቅ ሰው መሳሪያውን የሚታጠቀው ጠላቱን ራሱን ከጠላት ለመከላከል ነው እንጂ ራሱን ለማጥቃት አይደለም። ስለዚህ የሞባይል ፎናችንን መጠቀቅ

የቪዲዮ ጥሪ ታደርጋለህ ወይ ለሚለው የቪዲዮ ጥሪ ያው ብዙ ጊዜ የቪዲዮ ጥሪ? አንጠቀምበትም የኛ የስልክ ጥሪ ነው የምናደርገው የስልክ ጥሪዎች ያው በጣም ነው የምንጠቀመው። ምክንያቱም ቪዲዮ ኮል ወይም ቪዲዮ ጥሪ በአብዛኛው ለሰው እዚህ እኛ አካባቢ ላይ ያው ለዛ የሚሆን ኢንፍራስትራክቸር ብዙም ያለ አይመስለኝም እና እኔም በእርግጥ ሞክሬው አላውቅም ግን ከዚህ በኋላ ባለው ለመሞከር አስቤያለሁ። እና ምንድነው የቪዲዮ ኮል በጣም አስፈላጊ ነው ብዬ አምናለሁ። ምክንያቱም ሰውን ፊት ለፊት በማየት ማውራት ድምፁን ብቻ ከመስማት የተለየ ሁኔታ ይፈጥራል የሚል እምነት አለኝ። ድምጽ ብቻ መስማት ያው በተለይ የተነፋፈቀን ሰው ያለበትን ሁኔታ ለማወቅ ለማየት። እንዴት እንደሆነ በተለይ ረጅም ጊዜ ተለያይቶ የቆየ ሰው ከሆነ። በዛ መልኩ የቆየን ሰው ተለያይቶ የቆየን ሰው ለማግኘት የሚደረገው ሙከራ። ምን ሁኔታ ላይ እንዳለ ስለማያስታውቅ ድምጽ ብቻ ያው ማረጋገጫ ሊሆን ስለማይችል። ማየትም ጥሩ ነው እና መስማትና ማየት ሲደመሩ ነው። ለአንድ ሰው ሙሉ የሆነ መረጃ የሚሰጡት ቢያንስ በምናውቀው በመረጃና በማስረጃ አስተሳሰብ ውስጥ እና ይሄንን ችግር ይፈታል ማለት ነው። በማድመጥ ብቻ የምናየውን ነገር በማየትም እናረጋግጠዋለን በመንካትም በመዳሰስም ደግሞ በሁሉም የስሜት ህዋሳቶቻችን ስንነካካው የማመኑና የማወቁ የሁኔታዎች ይጨምራሉ ማለት ነው። እና ቪዲዮ ኮሌ የሚባለው ነገር ወይም ቪዲዮ ጥሪ ማድረግ እኔ ብዙ ተጠቅሜበት አላውቅም ሰዎች አጋጣሚ ሲጠቀሙበት ከዚህ በፊት አይቼ አውቃለሁ። እና እንዴት እንደሆነ ለማየት ራሱ ጉጉት አለኝና ይሄ ቪዲዮ ኮል አስደሳች ነገር ይመስለኛል። ምክንያቱም ከድምጽ በተጨማሪ የምስል አገልግሎት ስለሚያሳይ። የዘመዴ ወይም ጓደኛዬ ወይም ደግሞ ማነጋገረው ሰው ምን አይነት እንደሆነ አዲስ የምተዋወቀውም ከሆነ ምን አይነት ሰው እንደሆነ ያው እንግዲህ ስሜቶች አሉን እያንዳንዳችን በድምጽ ስንሰማ የሆነ ሰው ዝም አዲስ ሰው በተላይ ከሆነ ምንስለው ነገር አለን እንጂ በደንብ መረዳት አንችልም። በአንድ ሆነ ከድምፁ በመስማት የሚሳልብን ስዕል አለ ከዛ ምስላችን ጋር ይገናኛል አይገናኝም። እንዴት ነው የሚለውን ነገር ለማወቅ በደንብ ማየት ይኖርብናል። እና ምናልባት ደግሞ ያለበትን ሀገር ያለበትን ቤት የቤተሰቡን ምናምን ሁሉ መተዋወቅ ይቻላል። ቪዲዮ ኮልድ በሚኖርበት ጊዜ ወይም የቪዲዮ ጥሪ በሚደረግበት ጊዜ። ያን ሁሉ ነገሮች ለመዳሰስ የሚያስችልና ያለበትን ሁኔታ ጥሩ ይሁን መጥፎ ለመዳሰስ ለማወቅ ለመገምገም ሁሉ የሚያስችል ሁኔታዎች ስላሉ። ያንን ነገር ከድምጽ በተጨማሪ ማግኘቱ ጥሩ ነው ብዬ አምናለሁ። እና ለወደፊቱም እዛ ላይ በደንብ አተኩሬ በቪዲዮ ኮል ሰዎችን ለማነጋገር አስባለሁ ማለት ነው። ነገር ግን ቪዲዮ ኮልም ባላደርግ አሁን በተለያየ የጉዳይ እንደዚህ የዙም ስብሰባዎችን እንደገና ደግሞ የጉግል ሚት ስብሰባዎችን ከግለሰቦች ጋርም ሆነ ከቡድኖች ጋር አደርጋለሁ። ያም ራሱ ትልቅ ቴክኖሎጂ ነው በጣም ደስ ይላል። እና ያን ራሱ ያ ፈጠራ ራሱ በጣም ትልቅ ነገር ነው። ሰዎች በአንድ ቦታ ሆነው መሰብሰብ በማይችሉበት ሁኔታ ቴክኖሎጂው ይህንን እድል ሰጥቶ ሰዎችን በጋራ ሊገናኙ የማይችሉ ሰዎችን ከየቤታቸው ማሰባሰብ መቻል ትራንስፖርት። ሳናወጣ አንድ ቦታ መገኘት ሳይ ሳያስቀድ ሳይ ግዴታ ሳይሆንብን በያለንበት ሆነን። ብዙ ኮንፈርታችንን ሳናጣ ከቤታችን ሳንወጣ መነጋገር መቻል። መቼም ትልቅ እድልና ትልቅ ተሰጥኦ ነውና። ያንን ነገር የፈጠሩ ሰዎች ራሱ እግዚአብሔር አእምሯቸውን ባርኳል ብዬ እግዚአብሔርን በእነሱ የተነሳ አመሰግናለሁ። እና ትልቅ ጥበብ ነው ትልቅ እድል ነው። እና እንደዚህ አይነት ነገሮች መኖራቸው ደስ ይለኛል በጣም። ያን

ምን ያህል ጊዜ ስብሰባ ታደርጋላችሁ? ለሚለው እንግዲህ ብዙ ጊዜ ያው ስብሰባ እንደሚታወቀው ስብሰባ በጣም አስፈላጊ ጉዳይ ነው የስራ አካል ነው የማንኛውም ድርጅት የስራ አካል ነው ሳይሰበሰብ መስራት የሚችል አካል የለም ስለዚህ ስብሰባ በጣም አስፈላጊ ነው። ስለዚህ ምንድነው ስብሰባ በሚደረግበት ጊዜ ስብሰባ ወሳኝ ነገር ነው ማለት ነው። እና ተሰብሰቢዎች ያው ከስብሰባው ሊያገኙት የሚገባውን ቁም ነገር በማስታወሻ ይዘው ተግባራዊ እንዲያደርጉ ይጠበቃል። ስብሰባ ደግሞ በምን ያህል ጊዜ በስብሰባ ታደርጋላችሁ ለሚባለው? እንግዲህ መደብ ሁለተኛ ሁለት አይነት የስብሰባ አይነቶች አሉ በየትኛውም ድርጅት እንደሚታወቀው መደበኛ ስብሰባ የሚባል አለ ደግሞ ኢመደበኛ ወይም ደግሞ አስቸኳይ ስብሰባ ሊኖር ይችላል ማለት ነው። እና መደበኛ የሚባለው ያው ጊዜ ጠብቆ በህገ ደንቡ በድርጅት ውስጥ ደንብ መሰረት እዛ የድርጅቱ ደንብ ላይ በተቀመጠው መሰረት ድርጅቱ ስብሰባ ያደርጋል በዚህ በዚህ ጊዜ ተብሎ በተገለጸው መሰረት እንግዲህ ስብሰባውን የሚመለከተው የድርጅቱ አካል አዘጋጅቶ ያቀርባል ማለት ነውና። ስብሰባ ጥሪ ያደርጋል ለሰራተኞች በዛ መሰረት ተሰብስበው እንግዲህ እዛ ላይ በተደነገገው መሰረት ሰብሰባው እንዴት እንደሚደረግ ሁሉ ነገር የድርጅቱ ውስጠ ደንብ ላይ ተዘርዝሮ በተጻፈው መሰረት ይሆናል ማለት ነው። በሌላ በኩል ደግሞ ድርጅቱ አስቸኳይ ሁኔታዎች ሊገጥሙት ይችላሉ እንደታሰበው ለሰላማዊ ሁኔታ የወጣው ህግ አንዳንድ ጊዜ በድርጅቱ ተጨባጭ ሁኔታዎች በአገሪቱ ተጨባጭ ሁኔታዎች ድርጅቱ ላይ በሚመጣው ተጽዕኖ አሉታዊም ሆነ አዎንታዊ ተጽዕኖዎች ምክንያት ስብሰባዎች አስቸኳይ ስብሰባዎች ሊጠሩ ይችላሉ። እና በዛ ጊዜ አስቸኳይ ስብሰባዎች በሚኖሩ ጊዜ እንግዲህ እነዚህን ስብሰባዎች ተግባራዊ ለማድረግ አስቸኳይ ስብሰባ ይደረጋል ማለት ነው። እና አስቸኳይ ሁኔታዎችን ለመቀልበስ ማለት ነው እና ወይ ደግሞ አስቸኳይ ሁኔታዎችን ለመጠቀም እድልም ሊሆኑ ይችላሉ ተግዳሮትም ሊሆኑ ይችላሉ። እነዛን ነገሮች ተግዳዶት ከሆነ ለመቀልበስ ምቹ ሁኔታ ወይም አጋጣሚ ከሆነ ደግሞ ድርጅቱን እድገት ለማረጋገጥ ስብሰባዎች ይደረጋሉ። እነዛ ነገሮች በሚደረጉበት ወቅት ተሰብሰቢዎች ያው እንደ ማስታወሻ ይዘው የድርጅት የሚጠይቁት ጥያቄ ካለ የተከማቸ የተንከባለለ እዛ ጋር መጠየቅ ይችላሉ እንግዲህ ያው አጀንዳ ማስያዝ ይችላሉ ማለት ነው። በስብሰባው ላይ አጀንዳ ከተያዘ በኋላ ያው ሰብሳቢው እና ቃለ ጉባኤ የሚይዘው አካል ስራቸውን ይቀጥላሉ ማለት ነው። እና በእንደዛ አይነት እንግዲህ ተጨባጭ የሆኑ ጉዳዮች ተነስተው ድርጅቱ ምን ምን ደካማ ጎኖች አለው ምን ምን ጠንካራ ጎኖች አለው? ደካማ ጎኖቹን ለማረም እኔ ያድርግ ጠንካራ ጎኖችን ለማስቀጠል ምን ያድርግ የሚለው ነገር በውይይት ቀርቦ እዛ ውይይት ላይ ያለውን ነገር ሁሉ በመገምገም ያ ውይይት በቂ ምላሽ እንዲገኝበት በቂ ከሰራተኛው ሆነ ካሰሪው በቂ የሆነ የለውጥ ለለውጥ የሚሆኑ ግብአቶች ተገኝተውበት ወደዛው ወደሚፈለገው ለውጥ ለመሄድ ለመዘጋጀት ይጠቅማል። ማለት ነው ከስብሰባው የተገኙ ነጥቦችን ደግሞ በእቅድ ላይ አካቶ እቅዶችን በዛ መሰረት ከልሶ እና ተጨማሪ ወይ አድርጎ ይዞ መሄድ ይገባል በዛ መሰረት ማስተካከል ይገባል ማለት ነው። እንግዲህ እኛም እናንተ አንተ ምን ያህል ጊዜ ስብሰባ ታደርጋላችሁ? የሚለው እኛ ሁል ጊዜ ነው ስብሰባ የምናደርገው እውነት ለመናገር ቤታችን ውስጥ ቃለ ጉባኤ አንይዝም እንጂ እኔና ባለቤቴ ያው ስብሰባዎችን እናደርጋለን። ምን አይነት ስብሰባ ታደርጋላችሁ? ያው ስለ ህይወታችን እንነጋገራለን ስለ ቤታችን ከልጆቻችን ጋር እንነጋገራለን ያው ከእግዚአብሔር ጋር ደግሞ እንነጋገራለን ያ ሁሉ ያው ስብሰባ ማለት ነው። ኳሊቲ ታይም አለን እኔና ባለቤቴ የምንነጋገርበት መደበኛ አይደለም። ግን የጸሎት ሰዓት መደበኛ ስላለ በዛ ጊዜ እያነሳን በእግዚአብሔር ፊት ምን ተወውን እየተውን የምናነሳውን እያነሳን የምንጥለውን እየጣልን ልጆቻችንንም የምንመክርበት ካለ እየመከርን

የስራ ቦታ ደህንነት እንዴት ነው ለሚለው ጥያቄ የስራ ቦታ ደህንነቴ የተጠበቀ ነው እንግዲህ የስራ ቦታ ደህንነት የሚባል እንትን አለ መመሪያ አለ የ እንግዲህ የስራ ቦታ እኔ እንደተናገርኩት አስቀድሜ ያው በቢሮዎች ውስጥ የምሰራ እንደመሆኔ መጠን የስራ ቦታ ደህንነት ከሚለው አንፃር ምናልባት የስራህ አስተማማኝነት ይሄ የስራህ እንዴት ነው? ጆብ ሰኩሪቲ አለህ ወይ የስራዋ ቦታ ደህንነት አለ ወይን የሚለው ጥያቄ ከሆነ እንግዲህ ስራ ያው በእግዚአብሔር ነው አስተማማኝ የሆነው እንጂ ያው በቅጥር ሁኔታ በምናምን አይደለም ዋናው ነገር መኖሪያችን የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶች ከእኛ በታች ናቸው የሚለውን መርህ ነው የማከብረው እና ምንም አይነት ስራ ቢሆን ምድር ላይ አስተማማኝ ሊኖ ሊሆን አይችልም። የስራ ቦታም ቢሆን በእግዚአብሔር እጅ የተጠበቀ ነው እንጂ እንዲህ እንደ ሰዎች በምናወራው ነገር ግን ደግሞ ያው ከምናየው ከምንሰማው አኳያ ቦታ አስተማማኝ ነው የሚል መቶ ፐርሰንት አስተማማኝ የሆነ ነገር የለም ከእግዚአብሔር ውጪ እና አሁን ያለንበት አካባቢ አሁን ለመኖሪያ ቦታችንም ነው። የስራ ቦታችንም ነው እንግዲህ እኛ ቤታችን ውስጥ ቁጭ ብለን ነው ስራ የምንሰራው እና መኖሪያችን እንደዚህ ያለ ቦታ ስለሆነ ይሄ ቦታ ደግሞ ያው እንደሚታወቀው በተቻለ መጠን ስራው ይጠበቀ ደህንነቱ ይጠበቀ ስራ ለመስራት ያስፈ ማለት የኛ አስተዋጽኦ ወሳኝ ነው የራሳችንም እንግዲህ አንደኛ ያው ቤቶቻችን እንግዲህ እኛ ደህንነት እንዲህ ይኖራቸው ለማድረግ ፍርግርግ ነገሮችን ያው እንደ በአቅማችን እንዲሰራ እንወተውታለን። መስኮቶች በ አና እነዚህ በረንዳዎች በፍርግርግ በደንብ ታጥረው ምንም አይነት ችግር እንዳይፈጠር እንዲደረግ ያንን ነገር ከልብ እንሰራበታለን ማለት ነው እና ያንን ነው ማድረግ የሚችለው እግዚአብሔር ጠብቋቸዋል ልጆቻችን ወደፊትም አሁንም ወደፊትም እሱ ነው የሚጠብቃቸው በዛ ረገድ ስጋት የለንም። በሌላ በኩል ደግሞ ያው አንዳንድ ነገሮች ምቹ እንዲሆኑ ምን ፈልጋቸው አሉ ቢሮ እንዲኖረን የፀሎት ስፍራ እንዲኖረን ቢሮ የለንም ያው ቤታችንን ነው እንደ ቢሮ የምንጠቀመው። ቢሮ እንዲኖረን የጸሎት ስፍራ እንዲኖረን መኖሪያ ቤታችን ውስጥ በቂ ስፍራ እንድናገኝ ለተለያየ ጉዳይ የሚሆነን ብዙ ክፍሎች ነው የምንፈልገው እኛ ሰባት ክፍሎችን ነው ያሉን ሌላ ሰባት ክፍሎች እንፈልጋለን። አስራ አራት ክፍሎች ቢኖሩን ምንም ክፋት የለውም አሁን ላለንበት ሁኔታ ይሄ ቤቱ በቅቶን ነው ያለው። ግን እኔ አሁን በጣም የ ቢሮ እንትን በጣም አስፈላጊነት እያመንኩበት መጥቼያለው የጸሎት ቤት አስፈላጊነት እያመንኩበት መጥቻለሁ ቢያንስ ለጊዜው አንድ አስር ክፍል የሚሆን ቤት ያስፈልገናል ባለ ሶስት መኝታውን ይደርሳል። አሱ አራት ምኝታ ይሆናል እንግዲህ አራት ከሆነ እቃ ቤት ይኖረዋል አምስት ኪችን እና በረንዳ ይኖረዋል ሰባት እንደገና ደግሞ መጸዳጃ ቤት ይኖረዋል ስምንት እንግዲህ ሶስት መኝታ ክፍል ካለው ሁለት ሺንት ቤት ካለው አምስት ሞላ በረንዳው ስድስት እቃ ቤቱ ሰባት ኪችኑ ስምንት ሽንት ቤቱ ዘጠኝ እንግዲህ እንደዚህ እያለ አንድ አስር ክፍል ያለው ቤት ያስፈልገናል ማለት ነው። የራሱ አሁን ያለንበት ስምንት ክፍል ነው። አንድ ሁለት ክፍል ቢጨመርበት እቃ ቤት እና አንድ መኝታ ክፍል አንድ ሽንት ቤት ቢቀየርበት ቢጨመርበት ወደ አስር ክፍል ይደርሳል ማለት ነው እና ይሄ ቀላል አይደለም። እና እንደዛ ነው የምንፈልገው እኛም የስራ ቦታ ደህንነት በሚለው ላይ የስራ ቦታ ደህንነት እንዴት ነው የሚል ብለው በእግዚአብሔር የተረጋገጠ ነው እንደ ሰው ግን የሚጎለው ነገር አለ። ያው እሱን ደግሞ ከእግዚአብሔር ጋር ለማረጋገጥ እንሰራለን ነው የኔ በአጭሩ መልሴ። እና የስራ ቦታ ደህንነት መረጋገጡ ጥሩ ነው።

እድለኛ ነገር አለ ሆይ ለሚለው ጥያቄ እንግዲህ። እድለኛ ነገር አለኝ የምለው። ምንድነው? እንግዲህ መናገር ካለብኝ አዎ እውነቱን መናገር አለብኝ። ምንም ፍርጥርጥ አድርጌ ነው የምናገረው ማፍረው ነገርም የለም። እድለኛ የሆንኩት ገመዴ በአማረ ስፍራ ስለወደቀችልኝ ነው ርስቴ ስለተዋበችልኝ ነው። እየሱስ ክርስቶስን እንደ ግል አዳኜ እና ጌታዬ። መቀበሌ እና የእግዚአብሔር መንፈስ ማደሪያ መሆኔን ከዚህ የበለጠ ምንም እድል ለኔ የለኝም። እና ርስቴ የእግዚአብሔር ራሱ መሆኑ ከዚህ የበለጠ እድል ለማንም የለውም። ማንም ከዚህ የበለጠ እድል ሊያገኝ አይችልም። እና እድለኛ ነገር አለህ ብትለኝ በጣም እድለኛ ነገር አለኝ። ከማንም የላቀ እድል ነው ያለኝ የተሰጠኝ እንደዚህ የሆነለት ሰው የለም። ዳዊት እንደዛ እድለኛ መሆኑን ሲያውቅ ርስቴ ተዋበችልኝ ገመዴ በአማረ ስፍራ ወደቀችልኝ እጣዬ ጠናችልኝ ብሎ የተናገረው መልእክት ለኔም ይሰራልኛል። እግዚአብሔር ይመስገን እና በክርስቶስ ምንም አላጣሁም ሁሉም ነገር ሞልቶልኛል። እንደሞላለት ሰው ብቻ ሳይሆን እንደ እድለኛ ሰው ነኝ በቃ ብሩክ ሰው ነኝ። እድለኛ የሚለውን ብሩክ ብዬ ብወስደው የተባረኩ ሰው ነኝ እና። በጣም ማስቀና ሰው ነኝ የታደልኩ ሰው ነኝ እና ከዚህ በለጠ ደግሞ ለአንድ ሰው ምንም እንትን የለውም ደስታ የለውም። የነፍሱ ጌታ ለነፍሱ ቤዛ ያገኘ ሰው። ምንም ከዛም የሚበልጥ እድል ለማንም የለውም እና። ከዚህ የሚበልጥ ፍቅር ለማንም የለውም ብሏል። የኛ አዳኝ ቤዛችን የናዝሬቱ እየሱስ። ከዚህም የሚበልጥ ፍቅር ለማንም የለውም። ብሎ ራሱን ለኛ ለሀጢያተኛ ሰው አሳልፎ መስጠቱን ስለ ጻድቅ ሰው የሚሞት በጭንቅ ይገኝ ይሆናል። ስለ ደግ ሰውም ምናልባት ይገኝ ይሆናል። ስለ ሀጢያተኛ ሰው ግን ራሱን አሳልፎ የሚሰጥ ሰው የለም ብሎ ሐዋርያው ጳውሎስም አጽንቶ ተናግሮታል። እንደገና ደግሞ ጌታ ኢየሱስም ምንድነው? ያለው ለወዳጆች ነፍስን ከመስጠት የሚበልጥ ስጦታ የለም ብሎ። እኛን እንደ ወዳጅ ቆጥሮ እኛን ኃጥያተኞችን እኛን በደለኞችን እኛን የእግዚአብሔር ጠላቶችን እኛን በጎ ነገር ለማድረግ ምንም አቅም የሌለንን ሰዎች። እንግዲህ በእግዚአብሔር ምህረት የምንድን እንደሆንን እንድናውቅ አድርጎ ይሄንን ተናግሮናል ማለት ነው። እና ይሄ በጣም ያስገርመኛልና እኔ እንደ ቀላል ነገር የማየው አይደለም። ማንም ሰው ለራሱ ቫልዩ የሚሰጠው ነገር አለ። እና ይሄ ነገር ትልቅ ነገር ነው ብሎ ዋጋ የሚያወጣለት ነገር አለ። እድለኛ ነገር ነኝ ሰው ነኝ ብሎ በዚህ ነገር ይሄን ስላገኘው ብሎ የሚናገረው ነገር አለ። የኔ እድል ግን ከዛ ሁሉ ይበልጣል። ማንም ሰው ቢፎካከረኝ እድለኛ ነኝ ብሎ ቢመጣ የኔን ያህል እድለኛ አይደለህም ብዬ ነው የምገልጽለት እና። እኔ በጣም እድለኛ ሰው ነኝ እና በጣም በጣም ከሚገባው በላይ እድለኛ ሰው ነኝ። እግዚአብሔር ልጁን የሰጠኝ ሰው ነኝ ለማንም እንዲህ አድርጎ አያውቅም። ለሁላችንም አድርጓል ለተቀበሉት ግን በስሙ ለሚያምኑት ለእነሱ ልጆቹ እንዲሆኑ ስልጣን ሰጥቷል ስለሚል። ለሁሉም ሰው ነው ይሄንን እድል የሰጠው ይሄንን እድል ግን የሚጠቀመው እንግዲህ ያው እግዚአብሔር የረዳው ሰው ነው። ምክንያቱም ሞኝነት ስለሚመስል ሰዎች በቀላሉ አልፎት ይሄዳሉ ግን እግዚአብሔር ያው ጥበበኛ አምላክ ስለሆነ። አፈር ውስጥ ወርቅን የሚያኖር እና ምናልባት የማያውቁ ስለወርቅ የማያውቁ ሞኝ ሰዎች አፈር መስሏቸው ረግጦት ተሻግረው ስሄዱ። ስለ ወርቅ የሚያውቁ ደግሞ እግዚአብሔር አይናቸውን የከፈተላቸው ሰዎች እና እውቀት ያገኙ ሰዎች ደግሞ ያንን ነገር አንስተውት ለጥቅም ለስራ በማዋል የወርቅ ባለቤት ይሆናሉ ማለት ነው። እና ከዚህ አንፃር ሳየው እድለኛ ሰው ነኝ። እግዚአብሔር አይኔን እንዳይከፍት እኔ ማላየውን የሚያዩ ብልህ ሰዎች። እኔ ማላስበውም የሚያስቡ እረኛ ሰዎች ያላገኙትን ነገር እኔ እንዴት ላገኝ እችላለው? አይኔ ስለከፈተ ነው ይሄን ነገር ያገኘሁት ብዬ። በእግዚአብሔር ምህረት እደግፋለሁ በእግዚአብሔር ጸጋ ደስ ይለኛል እተማመናለውና።

የስራ ጊዜዎት እንዴት ነው? በሚለው ሀሳብ ላይ የስራ ጊዜየ እንግዲህ በደንብ በእለት በዲሲፕሊን ነው እኔ እንግዲህ ስራ የምሰራው። ከዚህ በኋላ እኔ የምሰራው ስራ ሁሉ እግዚአብሔር ይረዳኛል። በዲሲፕሊን የስራ ጊዜን በደንብ እሰራለሁ የአገልግሎት ጊዜዬን በደንብ አገለግላለሁ። የእረፍት ጊዜዬን በደንብ አርፋለሁ። የምግብ ጊዜዬን በደንብ እመገባለሁ። እንግዲህ ነገሮችን የማደርገው በደንብ ከልብ ነው። ስራም ስራ ከልብ እሰራለሁ ምግብም ስመገብ ከልብ እመገባለሁ አንድ ነገር አደርጋለሁ ብዬ ከተነሳው ከልብ ነው የማደርገው። እንዲሆን የሚያስፈልገውን የሚከፈለውን ነገር ሁሉ ከፍዬ መሆን ካለበት ጉዳዩ ይፈጸማል ማለት ነው። እና ስራ ያው የስራ ጊዜን በአግባቡ ነው የምጠቀመው እንግዲህ ጊዜን በአግባቡ መጠቀም። ያው ከፍተኛ የሆነ ቁርጠኛነት ታታሪነት ትጋት ራስን ደግሞ መስጠት ይጠይቃል። በተቻለ መጠን እንግዲህ ስራ ሲሰራ እንዲህ ቀልድ ጉዳይ አይደለም። ስራ ትኩረት ይፈልጋል። ጥበብ ይፈልጋል ማስተዋል ይፈልጋል ሀይል ይፈልጋል። እና እንደዚህ በተቻለ መጠን እንግዲህ ስራዎችን በአግባቡ ለመስራት ነው ጥረት የማደርገውና። በአግባቡ የተሰራ ስራ ደግሞ ያው ሁልጊዜም በረከት ያመጣል እና ለውጥ ያመጣል። እድገት ያመጣል እየጨመረ ነው የሚሄደው ለብዙ ሰዎች ለእግዚአብሔር ክብር ይሆናል ለብዙ ሰዎች ጥቅም ይሆናል። ስለዚህ ልቤን ሞላ አድርጌ ሳልፈራ ሳልደነግጥ ወደኋላ ሳልል በእግዚአብሔር መንፈስ እርዳታ በእግዚአብሔር ሀይል ብርታት በመደገፍ ሀይል በሚሰጠኝ በክርስቶስ ሁሉን እችላለሁ ተብሎ እንደተጻፈ ስራውን በአግባቡ መስራት አለብኝ ብዬ አምናለሁ። በአግባቡ ለመስራት ደግሞ የሚከፍለው ዋጋ ሁሉ ክፍዬ በአግባቡ ለመስራት ጥረት አደርጋለሁ። እና እንዲህ ስራ ሲሰራ የዋዛ ፈዛዛ የሚባል ነገር አይኖርምና ዋዛ ፈዛዛ አያስፈልግም። ስራ ስራ ነው ማንኛውም ሰው ስራውን አክብሮ መስራት አለበት። እስካሁን ላልሰራነው መስራት ሲገባን ላልሰራንበት ሁሉ እግዚአብሔር ምህረት እንዲያደርግልን ቸርነት እና ይቅርታ በጎነት እንዲያደርግልን እሱን ነው የምለምነው እና። የብዙ የስራ ጊዜው የተቃጥለውብናል ስለዚህ ብዙ የደስታ ጊዜዎች ባክናውብናል ተምችና ደጎቢያ ኩብኩባ አንበጣ የበላው ዘመናችን ደግሞ እግዚአብሔር መልሶ አሳልፎ ስለሰጠን እግዚአብሔር ክብርና ምስጋና ይገባዋል። ስለዚህ ስራ መስራት አለብን ለሰው የሚጠቅመውን ሁሉ ማድረግ አለብን እግዚአብሔርን የሚያከብረውን ሁሉ ማድረግ አለብን ማለት ነው። እና በነገራችን ላይ ያው እግዚአብሔርን የሚያከብር ነገር ሁሉ ለሰው ጥቅም አለው ጥቅም አይሰጥም ማለት አይደለም። እና እግዚአብሔር ይባረክ እግዚአብሔር ይመስገን እላለሁ። ስለዚህ የስራ ሰዓት ደግሞ ያው መከበር አለበት። እኔ አሁን በጠዋት ተነስቼ እንግዲህ ብዙ ጊዜ በዚህ በጥያቄዎች ላይ መልስ እንደሰጠሁበት ወደ ስራ የምትሰማራው በጠዋት ነው። ማለዳ ነው ምክንያቱም ታክሲ በመጠበቅ የማቃጥለው ጊዜ የለም የማረፍደው ሰዓት የለም። እግዚአብሔር ይመስገን ይኸው የኦንላይን ስራ ቤቴ ድረስ እየሰጠኝ ነው። እንደዚህ አክብሬ ስሰራ ደግሞ እግዚአብሔር ሌሎችም በሮች ይከፍትልኛል። አክብሬ በምሰራበት ጊዜ ሌሎችም ሪዋርዶች ይመጡልኛል። ስለዚህ ስራዬን አክብሬ እሰራለሁ ደግሞ በእግዚአብሔር ያበለፅገኛል። እና በተቻለ መጠን ስራን አክብሮ መስራት የስራ ሰው መሆን አገልግሎትን አክብሮ ማገልገል አገልግሎት በረከቶችን መቀበል በጣም አስፈላጊ ነው ብዬ አምናለሁ። ሁልጊዜም እንደዛ ያሉ ነገሮች አስፈላጊ ናቸው ብዬ በጣም ሪከመንድ አደርጋለሁ ለሰዎች ያለውን ነገር እንትን እላለሁ ማለት ነው። እና ስራ እጅግ በጣም አስደናቂ ነው። እንግዲህ ስራ ሲባል መከበር ያለበት ጉዳይ ነው። በርግጥ እግዚአብሔርን ነው የምናከብረው ግን እግዚአብሔር ለስራ ደግሞ ስሩ እስካለ ድረስ የማይሰራ ደንቦ አይብላ እስካለ ድረስ መሰራት ካለበት እንሰራለን። እግዚአብሔር እኔ እንደውም ያስር

ልዩ ልዩ ችሎታ ምንድነው በሚለው ላይ እንግዲህ ልጁ ልዩ ችሎታ ሰዎች የተለያየ አይነት ልዩ ችሎታዎች አሏቸው። እኔም ልዩ ችሎታ አለኝ ብዬ የማስበው ነገር አለኝ እውነቱን ለመናገር እግዚአብሔር የሰጠኝ መቼም ሰው ያለምንም ነገር ባዶን አይወለድም። እግዚአብሔር የሰጠው ልዩ ችሎታ አለው እያንዳንዱ ሰው ቢፈለቅ አስደናቂ የሆነ ጸጋ አለው ልዩ ችሎታ አለው። ያንን ጸጋ ልዩ ችሎታን መንፈስ ቅዱስን ነው የምናከብርበት እግዚአብሔርን ነው ጸጋውን ነው የምናከብርበት የምናመሰግንበት ከራሳችን የሆነ አይደለም ችሎታ በአንድም በሌላም የተፈጠረውም የተፈጠርነውም እኛ የተፈጠረውም አለም ከእግዚአብሔር የመጡ ናቸው እንጂ አንዳች ነገር እኛ በራሳችን ማድረግ የምንችል ሰዎች አይደለንም። ስለዚህ ሊዩ ችሎታ በሚባልበት ወቅት እንግዲህ እኔ ልዩ ችሎታዬ ምንድነው ግራኝ ነኝ በግራ እግሬ ኳስ በሃይል መጠለዝ እችላለሁ። አንደኛ ኳስ በምጫወትበት ጊዜ በግራ እግሬ የምመታው ኳስ ጠንካራ ነው በቀላሉ የሚመለስ አይደለም። ሁለተኛ በጣም ማለት ጠንካራ ነው ማለት የከረረ ነው ክርር ያለ ነው። ኳስ በምጫወትበት ጊዜ ድሮ አሁን እንኳን አልጫወትም፤ እና የቀኝ እጅ ቀኝ እጅ ሆኜ ግራ እግር ነኝ የሚገርም ነው እንደዚህ አይነት ደግሞ ብዙ አይከሰትም ቀኝ እጅ ሆኜ ግራ እጅ ግራ እግር ነኝ እንዴት እንደዚህ ሊሆን እንደቻለ መቼም ወይ በልጅነቴ በግራዬ እንዳልበላ ተከልክዬ ቀኝ እጅ ለምጄ እንደሆነም አላውቅም ግን ግራ እጅ ግራ ሰው ሆኜ የግራ አይነት ነገር ኖሮኝ ቀኝ እጅ ነኝ፤ እና ቀኝ እጅ ግራ እግር ነኝ። በግራ እግሬ የምመታው ኳስ እጅግ በጣም የሚጎን ነው እና ደግሞ ታርጌት ፉል ነው ታርጌቱን የሚመታ ነው እና በዛ በምጫወትበት ወቅት ብዙ እንግዲህ ሰዎችን ታስታያየት ሲሰጡኝ ጠንካራ ኳስ ከእኔ በእድሜ የሚበልጡ ሰዎች ከሚመቱት በላይ ጠንካራና ወደ ግብ ደግሞ ኢላማ የሚያደርግ ኳስ ነው የምጠቀመው የምመታው ይሄ አንዱ ችሎታዬ ይመስለኛል ግራኝ እግር መሆኔ። ሁለተኛ እንግዲህ ችሎታ ሌላ የቴክኒክ ችሎታዎች አሉኝ። ቤት ውስጥ የተበላሸ ነገር ሁሉ ምጠግነው እኔ ነኝ ማሰራው እኔ ነኝ። ገንዘብ ከፍዬ ቧምቧ ከማሰራት፣ ምጣድ ከማሰራት፣ ስቶፍ ከማሰራት በጣም የባሰ ካልሆነ በስተቀር ከበድ ያለ ካልሆነ በስተቀር ሪፈር ወደ ሌሎች አላደርግም ራሴ ነኝ የምጠግነው ራሴ ነኝ የምሰራው። ይሄ እንግዲህ ሌላ ልዩ ችሎታዬ ነው። ቤት ውስጥ እቃዎች አስተካክሎ አሬንጅ የማድረግ ልብስ የማጣጠፍ፣ መጽሐፍቶች የመደርደር፣ ልዩ የሆነ ፍላጎትና ችሎታ አለኝ። በተረፈ ደግሞ መንፈሳዊ ዝንባሌዬ በጣም ከፍተኛ ነው፤ እና ወደ እግዚአብሔር የእግዚአብሔርን ፊት ለመፈለግ ያለኝ ትጋት ያለኝ ፍላጎት ከትጋቴም በላይ ፍላጎቱ ከፍ ያለ ነው እና ይሄ ሁሉ አለ ማለት ነው፤ እና እንግዲህ ይሄ ነገር በጣም ያስደንቀኛል የእውነቱን ለመናገር አስደናቂ ነገር ነው ብዬ ነው ራሴ የምወስደው፤ እና ይሄ ነው እንግዲህ ስራ በሚሰራበት ጊዜ ስራ ላይ ደግሞ በተቻለ መጠን አንድን ነገር ስሰራ ኮንሲስተንሲ አለኝ። እንደው አውቄ ልተወው ካላልኩ በስተቀር ያዋጣል ብዬ ከቀጠልኩበት እና ልቀጥልበት ብዬ ካሰብኩ ኮንሲስተንትሊ ችክል ብዬ በደንብ በመያዝ አንድን ነገር ኮንቲኒየስሊ የመስራት ሁኔታ አለኝ ማለት ነው የመስራት እድል አለኝ ማለት ነው፤ እና ያንን ነገር ያም ነገር ደግሞ ቀላል አይደለም እግዚአብሔር ያን ነገር ደግሞ

ኮፊያ ማድረግ ትወዳለሁ ወይ ለሚለው ጥያቄ ኮፊያ ማድረግ እወዳለሁ። የፍቅር ጉዳይ ሳይሆን የመውደድ ጉዳይ ሳይሆን ኮፍያ በምክንያት ነው የማደርገው። ለምሳሌ ፀሀይ ከሆነ በፀሀዩም በኮፍያ መከላከል ካለብኝ ቆፍያ አደርጋለሁ። ብርድ ከሆነ ብርዱን በኮፍያ መከላከል ካለብኝ ኮፍያ አደርጋለሁ። ወይም ደግሞ ማንነቴን ሰው እንዲያቅ በማልፈልግበት ሁኔታ ምናልባት ያው ወንጀል ሰርቼም ባይሆን ግን አንዳንድ ጊዜ ያው ማግኘት የማንፈልገው ሰው በሚኖርበት ጊዜ። ራሳችን ፕራይቬሲ በምንፈልግበት ወይም የግል ከግላችን በራሳችን ከራሳችን ጋር ማሳለፍ በምንፈልግበት ጊዜ በተለይ ወጣ ስንል ሰው እንዳናገኝ በፈለግንበት ጊዜ ማንነታችንን አውቀው ሰዎች ሌላ ወሬ ውስጥ እንዳይገቡብን እንዳናወራ የምናደርግበት ሁኔታዎች አሉ። ያን ጊዜ ኮፍያ እጠቀማለሁ። ወይ ደግሞ የተለያየ አይነት እንግዲህ ወይ ፀጉር ካደገ እስከሚቆረጥ እስከሚስተካከል ድረስ ኮፍያ ልጠቀም እችላለሁ። ወይ ደግሞ እንደዚሁ ፊት ላይ ይሄ ወይ ግጭት ካጋጠመን ወይ ደግሞ ህመም ካጋጠመን ኮፍያ ሊደረግ ይችላል ማለት ነው። እንግዲህ ብዙ ነው ምክንያቱ ለዝናብም ልንጠቀም እንችላለን አክችዋሊ ያው አንዳንድ ፕላስቲክ ኮፊያዎች ከፀጉራችንም ላይ ዝናብ ሊከላከሉልን ይችላሉ። እና ኮፍያ ለብዙ ነገር ለስራም ስራም ስንሰራ ውጪ የተለያየ ንፋስም ሆነ ፀሀይ እንዳይጎዱት ፊታችንን ለማድረግ ኮፍያ ልንጠቀም እንችላለን። እና በተለያየ ምክንያት ኮፍያ ሰው ይጠቀማል እና ያንን ጥቅም ላይ ማዋሉ ትልቅ ነገር ነው። በእውነት ኮፍያ ያው ለመዘነጥም ይደረጋል በነገራችን ላይ እኔ ያው ብዙም ለመዘነጥ አልፈልገውም። ምንም ችግር የለውም ብዘንጥም ግን ብዙም ለመዘነጥ ኮፍያ አልጠቀምም። ለፎቶም የተወሰነ እንግዲህ ለፊልድ ስራም ሰዎች ወጣ ሲሉ ኮፍያ ያደርጋሉ። ብዙ ነው ምክንያቱም መቼም እንግዲህ ያው የግድ ምክንያቱን ደግሞ መዘርዘር አስፈላጊ ነው። ስራ ስለሆነ እና ኮፊያ የሚደረግበት ምክንያቶች አያሌዎች ናቸው እና ብዙ ናቸው። እንግዲህ ከዛ መካከል እኔም እንግዲህ ኮፍያ አደርጋለሁ ማለት ነው። በተቻለ መጠን ኮፍያ ያው ውድ ኮፊያዎች አሉ አሁን ኮፊያ ዋጋ እራሱ ተወዷል እና አሁን በቅርቡ አንድ ጊዜ ፊቴ ላይ የሆነ ትንሽ እንደ ህመም ነገር አጋጥሞኝ። ኮፍያ ለመግዛት በሄድኩበት አጋጣሚ ነው የኮፍያ ዋጋ ያወቅኩት። እና ኮፍያ ስጠይቅ ውድ ነው ዋጋው ከሁለት ዶላር በላይ ነው። እንግዲህ በቀላል አይደለም። ከሁለት ዶላር በላይ ኮፍያ መግዛት ምናልባትም ሶስት ዶላር ይሆናል። እና እንደዛ ሲጠይቁኝ በጣም ነው የደነገጥኩት። ምክንያቱም ያው ኮፍያም እኛ እንደ እንደ ሀገር ያመረትን ስላልሆነ። ከውጪ ነው የምናስገባው። እና ከውጪ የሚገቡ ነገሮች ሁሉ ደግሞ ያው በዶላር ስለሆነ የሚገቡት ዋጋቸው ከእኛ ብር አንፃር ደግሞ ከፍ ሊል ስለሚችል። በዛ በዛ ነው ያወኩት። እና ኮፍያ ቀላል አይደለም። ዋጋው እንግዲህ የተለያየ አይነት ዋጋውን የሚወስነው እንግዲህ የኮፍያው ጥራት ውበት እናት ጥንካሬው ነው። ጥራትን ስንል ከውበትና ከጥንካሬ አንፃር ሊመዘን ይችላል። ዋጋው ከዛ አንፃር ነው ከፍ እና ዝቅ ሊል የሚችለው ማለት ነው። እና ኮፍያ በጣም እንደምናውቀው በጣም እንግዲህ ለብዙ ነገሮች ያገለግላል በነገራችን ላይ ማስታወቂያም ይሰራበታል። አንዳንድ ጊዜ አንዳንድ ድርጅቶች ወይም አንዳንድ ፖለቲካ ፓርቲዎች ወይም የፖለቲካ ፓርቲ ቅስቀሳዎች ሲኖሩ ኮፍያ አደረገው የራሳቸውን የካምፔን ወይም ደግሞ የውድድር እንትን ምልክት

ላፕቶፕ አለህ ወይ ለሚለው ጥያቄ? ላፕቶፕ እንግዲህ ተውሼ ነበር ስጠቀም የነበረው እንጂ እኔ በባለቤትነት ያስተዳደርኩት ላፕቶፕ እስካሁን የለም። ላፕቶፕ አጠቃቀም አውቃለሁ። ላፕቶፕ ተውሼ ተጠቅሜም አውቃለሁ። ከአንድም ሁለት መስሪያ ቤት በምሰራበት ጊዜ ያው ከአንድም ሁለት ላፕቶፕ ተውሼ ከመስሪያ ቤቱ ተፈቅዶልኝ እጠቀም ነበር አንድ ለቢሮ አንድ ለቤት አድርጌ የምጠቀምበት ሁኔታ ነበር በሃላፊነት በምሰራበት ወቅት። አሁንም ደግሞ እግዚአብሔር ረድቶኝ እግዚአብሔር ሰው አዘጋጅቶልኝ ላፕቶፕ ተጠቅሜ ከአንድም ሁለት ተጠቅሜ ሰርቻለሁ። እንግዲህ ኮምፒውተር ችግር አልነበረብኝም እስካሁን። አሁን ግን ደግሞ ልገዛ አስቤያለሁ የግድ ላፕቶፕ ያስፈልጋል ስማርት ፎን ብቻ ሳይሆን ላፕቶፕ በጣም አስፈላጊ ነው ልክ ነው ለስራ እጅግ አስፈላጊ ጉዳይ ስለሆነ ላፕቶፕ ለመግዛት አቅጃለሁ። ዘመናዊ ላፕቶፕ ዋጋው ተመጣጣኝ የሆነ ብዙ ስራ ሊሰራ የሚችል ስቶሬጅ ካፓሲቲው ትንሽ ከፍ ያለ እና ፕሮሰሰሩ በጣም ፈጣን የሆነ በተቻለ መጠን ለመግዛት አስበናል ከባለቤቴ ጋርም ተነጋግረናል። ተጨማሪ የስማርት ፎን ቀፎና ተጨማሪ ይሄ ላፕቶፕ ማለት ተጨማሪ ስል በስማርት ፎን እኔ ኦሬዲ ስማርት ስልክ አለኝ ለሚቀጥሉት ሁለት አመታት በደንብ የሚያገለግል ይመስለኛል ያለምንም ችግር ያው ዋይዝሊ እጠቀምበታለሁ። ግን ላሁን እንግዲህ በቂ ነው እንግዲህ አሁን ላለኝ ስራ በቂ እድል የሚሰጥ ሆኖ አግኝቼዋለሁ እግዚአብሔር ይመስገን። ለዚህ ያደረሰኝ እግዚአብሔር ለዚህ ያበቃኝ እግዚአብሔር ስሙ ለዘላለም ይባርክ። እና በጣም ተቸግሬ ነበር ላፕቶፕ ማነው የሞባይል ቀፎ ስማርት ፎን ለመግዛት አሁን አንድ ጊዜ እሱን አሳክቻለሁ ከዚህ በኋላ ሌላው ነገር አያቅተኝም አይከብደኝም። አሳካዋለሁ ከእግዚአብሔር ጋር በእግዚአብሔር ምህረትና ቸርነት ይሳካልኛል አደርገዋለሁ ኦን ይሆንልኛል ማለት ነው። እና ያንን ነገር እንግዲህ እግዚአብሔር ረድቶኝ ላሳካው ተያይዤዋለሁ ማለት ነው። እቅድ ነው እንግዲህ ላፕቶፕ በእቅድ ደረጃ ነው። ልገዛ ያሰብኩት እንጂ አሁን ላይ ላፕቶፕ የመግዛት የመግዛት አቅም እንግዲህ ገና ያው እንደዚህ እየሰራሁ በመሄድ ማዳብረው ነገር ይሆናልና ማሟላው ነገር ይሆናል ማለት ነው። እና በተቻለ መጠን ያው እግዚአብሔር ይረዳኛል ያንን ነገር አሳካለሁ ብዬ አስባለሁ። ላፕቶፕ በጣም ጠቃሚ ነው መሳሪያ ነው ያው ልክ እንደ ስማርትፎኑ አሁን እርግጥ ስማርትፎኖችም የላፕቶፕ ያህል ጠቃሚ የሆኑ መጥተዋል ኦልሞስት ምንም የሚተናነስ ነገር አላየሁባቸውም በአንዳንድ ፊውቸሮች ላይ ወይም ገጽታዎች ላይ ብቻ ላፕቶፕ ከስማርት ፎን የተሻለ አሪፍ ወይም ደግሞ አመቺ ሁኔታ አለው። የስማርት ስልኮችን በምናይበት ጊዜ ምንም የሚተናነስ ነገር አላየሁባቸውም ከላፕቶፕ ግን ስክሪኑ ጥበቱ ትንሽ የላፕቶፕ ሰፋ ስለሚል እና ደግሞ አንዳንድ ላፕቶፕ በአቅም የተሻለ በፕሮሰሲንግ ካፓሲቲ በስቶሬጅም የተሻለ ሊሆን ይችላል እና ሲም ካርድ አይወስድም ግን ያም አንድ የራሱ የሆነ አድቫንቴጅም ማለት በጣም ብርታት ብርቱ ጎንም ደካማ ጎንም አለው። ስለዚህ ያንን ነገር ተጠቅመን ለመስራት ለመስራት ፈቃደኛ ነን ያንን ነገር ለማሳካት በርትቼ ለመስራት ቆርጫለሁ ማለት ነው። እና ላፕቶፕ ጥሩ ቁስ ነው እንግዲህ ያው ላፕቶፖች የተለያየ አቅም አላቸው ደግሞም በአግባቡ መጠቀም ያስፈልጋል በአግባቡ መያዝ ያስፈልጋል። በአግባቡ ከተጠቀምንባቸው በአግባቡ ከያዝናቸው እና ስራ ላይ ከዋልናቸው በጣም የሚጠቅሙ ሆነው ብዬ እጠብቃለሁ ረጅም እድሜ ያስቆጥራሉ ብዬ እጠብቃለሁ። እና አሁን የምንገዛው ላፕቶፕ ለረጅም ጊዜ ቢያንስ ለሚቀጥሉት አምስት አመታት።

ምን አይነት የሙቀት መጠን ትመርጣለህ ለሚለው ጥያቄ? እንግዲህ የሙቀት መጠን የተለያየ የሙቀት መጠን ለተለያየ ጊዜ ያስፈልጋል ያው ይሄን ያህል ሙቀት መጠን ብቻ ማለት በቂ መልስ አይመስለኝም። በእኔ በኩል እና ለምሳሌ እኔ ያው ብዙ ጊዜ ከሞቃት አየር ይልቅ ቀዝቃዛ አየር ነው የምመርጠው ለምን እንደሆነ ባይገባኝም በጣም ሙቀት አልወድም። ትልቅ ከባድ ሙቀት እኔ አልችልም ደስ አይለኝም ያስጨንቀኛል አይመቸኝም ኮምፈርተብል አይደለሁም። እና ቱሉ ቱሉ ያልፈኛል እና ቆዳዬ ደግሞ ደረቅ ስለሆነ ቶሎቶሎ መታጠቡ ደግሞ ኮንፈርት አይሰጠኝም ስለዚህ እኔ ቀዝቃዛ የአየር ንብረት ነው የሚመቸኝ። እና በቅዝቃዜ ጊዜ እኔ ምንም በቃ አክቲቭ ነኝ በጣም ቅዝቃዜ ውስጥ በቃ አእምሮዬም አክቲቭ ነው። በቂ ምግብ ብቻ ላግኝ እንጂ ቀዝቀዝ ያለ አየር ንግረት ለኔ ምቹ ነው። አያስጨንቀኝም ብዙም ዲፕረስ አያደርገኝም። ሌላ ሰው ዲፕረስ ያደርገኛል እንደሚለው ይልቁን በጣም ከሞቀኝ እኔ አይመቸኝም ሙቀት በጣም እንትን ከበዛብኝ ካለብኝ ከበበዛብኝ እኔ የሚመቸኝ አይመስለኝም። እና ግን እቋቋማለሁ ሁለቱንም እኔ ሙቀትንም ከፍተኛ ሙቀትንም ዝቅተኛ ቅዝቃዜ እቋቋማለሁ እና ግን ምንድነው ዋናው ነገር? ያው እኔ ኢትዮጵያ አዲስ አበባ ያለችበት የአየር ንብረት ይስማማኛል ግን ወይና አደጋ ነው ወይን አደጋ ደግሞ በጣም ተስማሚ የአየር ንብረት ነው። እና ወይና አደጋ ያው ወይና አደጋ ማለት ደጋ የሆነ በጣም ከስካዛም ያልሆነ ቆላም ያልሆነ በጣም ሞቃትም ያልሆነ ማለት ነው። እንደዚህ አይነት ያን የአየር ንብረት ውስጥ እኔ በቂ ሆና እንትን አገኛለሁ ሬሌ ይሰማኛል ወይም ደስታ ይሰማኛል ወይም ደግሞ ጥሩ ነገር ይጠማኛል ማለት ነው። እና የአየር ንብረት በሚባልበት ጊዜ የአየር ንብረት እና የየር ሁኔታ በጣም ያው በጣም ጠቃሚ የሆነ የአየር ንብረት እና የአየር ሁኔታዎች አሉ። ከዛ ውስጥ ለኔ ደጋ በጣም የምወደው ጠቃሚ የሆነ የአየር ንብረት ነው ማነው ደጋ ሳይሆን ወይና ደጋ ደጋ ትንሽ ያው ቅዝቃዜ ነው። ከብ ቀላል አይደለም እኔ አፍንጫዬም ቶሎ ቶሎ ንፍጥ እንደዚህ እንደ ሳይነስ ነገር ምናምን ነገሮች ትንሽ ይታገለኝ ነበር አሁን እንኳን የለብኝም እግዚአብሔር ይመስገን። ቆላ ደግሞ በጣም ሙቀት ያለበት ደግሞ ያው ለአንዳንድ ነገሮች ምቹ ሁኔታ ሊፈጥር ይችላል። ወይን አደጋ ለኔ በጣም ምቹ አየር ንብረት ነው በወይን አደጋ ውስጥ ምንም አይነት ችግር የለም ማለት ወይና አደጋ ውስጥ እኔ ምንም አይነት ችግር አይገጥመኝም። ቆላ አደጋ ወይና አደጋ የሚባለው የኢትዮጵያ አየር ንብረት በአብዛኛው ወይና አደጋ ነው። ወይና አደጋ ማለት በጣም የቆላ አይነት ሙቀት የሌለው የደጋ አይነት ደግሞ ቅዝቃዜ የሌለው መካከል ላይ ከ አስራምስት እስከ ሰላሳ ዲግሪ ሴንት ዲግሪ መካከል የሚሞቅ ማለት ነው። እና ያ ደግሞ ተስማሚ ነው ተስማሚ አየር ንብረት ነው ለእኔ። እኔም የተወለድኩትም ያደግኩትም በእንደዚህ አይነት የአየር ንብረት ውስጥ ስለሆነ ምናልባት ከልጅነቴ ጀምሮ ያንን መለማመዴ እና ያንን የአየር ንብረት ውስጥ መቆየቴ ለእንደዛ አይነት ምርጫ ያጋለጠኝ ይመስለኛል። አሁንም ደግሞ የምኖረው ለእንደዛ አይነት የአየር ንብረት ውስጥ ስለሆነ ሀረርም ከአዲስ አበባ ጋር ተመሳሳይ የአየር ንብረት ስላላት ሀረርን በቆየሁበት ጊዜ እንደዚሁ አይነት የአየር ንብረት ስለነበረ ቡታጅራ አካባቢም ስኖር በነበረበት ጊዜ እንደዛ አይነት አየር ንብረት ስለነበረ ለእኔ ያው እንደዚህ አይነት ያየር ንብረት ምቾት የሚሰጠኝና የማያስጨንቀኝ ደስታ የሚሰጠኝ አየር ንብረት ነው ማለት ነው። እና ብዙም ችግር ላይ እንደዛ አይነት አየር ንብረት ውስጥ ችግር አላገኘሁም። ለኔ የሚመቸኝ የሚስማማኝ የአየር ንብረት ወይን አደጋ ነው። ወይን አደጋ እንግዲህ እንደገለጽኩት ቆላ ከሚባለው ከሰላሳ ዲግሪ ሴንቲግሬድ በላይ ካለው ደጋ ከሚባለው ከአስራ አምስት ዲግሪ ሴንቲግሬድ

ጢም ታቆያለህ ወይ? ለሚለው ሀሳብ እንግዲህ ጢም እኔ ያው ወንድ እንደመሆኔ መጠን አሳድጋለሁ ብዙ ጊዜ ጢም ሳሳድግ የማቆየት ነገር አለኝ እውነቱን ለመናገር ይቆይብኛል። ቶሎ ሳላፀዳው ከላይ ላይ ሳላነሳው በመቀስም ይሁን በምላጭ ከላይ ላይ ሳላስወግደው ጊዜ ይወስድብኛልና እና በዛ ምክንያት ያው እንግዲህ ጊዜው ምቹ ስለማይሆንልኝ። እንትን ይለኛል ብዙ ጊዜ ትጋት ያንሰኛል እዚህም ላይ ቶሎ ቶሎ ጢም በማንሳት እንትን እንዳልል የስንፍና ይገዳደረኛል። እና ስንፍና በተለይ ጢም የማሳደግ ነገር እንዲህ ራሴን እንትን ብዙ እንትን አልለውም እና እስቲ ወደፊቱ እንግዲህ መቼም ያን ነገር ለማስተካከል ከፍተኛ ጥረት አደርጋለሁ። እና አንዳንድ ጊዜ እንደውም ቤት ውስጥ ራሱ መላጫ እያለ ምላጭ እያለ እኔ ምንድነው የማደርገው ማደርገው? እንትን እስከሚል ድረስ እጠብቃለሁ ፀጉሬ አድርጎ አብሮ ለማስነሳት እንትን እላለሁ እጠብቃለሁ የፀጉሬን ማደግ እጠብቃለሁ። እና ሲተባበቁ ደግሞ ፂሜ ነጭ ስለሆነ አንዳንድ ጥቁር በአብዛኛው ወደ ታች ያለው ጺም ነጩ እየበዛ ስለመጣ ቶሎ ቢነሳ ጥሩ ነበረ እና ዝም ስለው ዝም ብሎ ያድጋል። እኔም ደግሞ ቺላ እለዋለሁ እና ግን እውነት ለመናገር ቶሎ ባነሳው ደስ ይለኛል ቶሎ መነሳት አለበት ብዬ አምናለሁ። ግን የሆነ ስንፍና ይመጣብኝና ቶሎ ለማንሳት እቸገራለሁ። እንግዲህ ከዚህ በኋላ እግዚአብሔር ይረዳኛል ቶሎ ማነሳው ይመስለኛል እንደዚህ እስከሚቆይ ድረስ አልጠብቅም ቶሎ አንስቼ ወደዛ መገላገል ነው የምፈልገው። እና ጺም ያው በተቻለ መጠን በጊዜ መነሳት አለበት ብዬ አምናለሁ። ለምን ይቆያል መቆየት የለበትም በእውነት ለመናገር ምን ሊያደርግ ይቆያል? ቶሎ ብድግ አድርጎ ወደዛ መገላገል ነው እንጂ እና በሚቻል መጠን ጺም ማሳደግ ጥሩ አይደለም። የፊታችንን ቅርጽ ሞድ እንደገና ደግሞ ያለ እድሜያችን ሽማግሌ ያስመሰላል። ሰዎች ራሱ ጋሼ ይላሉ ጺም እያዩ አንዳንድ ወይ ፊታዊ ገፀታዎች ደግሞ ሲጨማመሩበት በጣም ነው በቃ እንትን የሚለው እና በተቻለ መጠን ጺም ከማሳደግ መቆጠብ ጥሩ ነው ብዬ አምናለሁ። ብዙ ሰዎች ነው የሚመክሩኝ ለምን አደገ? ባለቤቴም አንዷ ነች በርግጥ እሷ ጺም አጥላም ግን ደግሞ ዝም ብሎ ጺም ሲያድግ ያው ደስ አይልም በማህበረሰባችንም ውስጥ ጺም የሚያሳድግ ሰው እንደ የሚያዝን ሰው እንደ ሀዘንተኛ እንደዚህ የማየትም ነገር አለ። በሌላ በኩል ደግሞ ሽማግሌዎች ቄሶች ወይም ደግሞ የሃይማኖት ሰዎች ናቸው በአብዛኛው ውጪ የሚያሳድጉት እና። እኔ በርግጥ ያንን አልጠላውም እግዚአብሔር ከሰጠኝ አገልጋይ ከሆንኩኝ ጺም ቢያድግ በዛ መልኩ መገለጥ ዝም ለእምነት ያን ያህል አስፈላጊ ነው ብዬ ባልልም ግን ምናልባት እነዛ ሰዎች የብዙ የአለም ነገርን እንትን ስለማይሉ እንደዛ አድርገው ይሆናል ግን ሰውነታችንም የእግዚአብሔር መንፈስ ማደርያ እስከሆነ ድረስ በአግባቡ ልንይዘው ልንጠብቀው ይገባል። ስለዚህ እዚህም ቶሎ መነሳት አለበት ብዬ ከሚያምኑት ሰዎች መካከል ነኝ እና ጺምን ማቆየት እኔ እንደ ጥሩ ነገር አላየውም ለጥሩ ነገር አልወስደውም። እንግዲህ እግዚአብሔር ይረዳኛል ከዚህ በኋላ በጊዜ ለማንሳት ነው ምሞክረው። በተቻለ መጠን በፂም የተነሳ እንግዲህ ያው መፎገር የለብኝም

በዚህ ቅዳሜና እሁድ ምን ታደርጋለህ ለሚለው ጥያቄ? የመጪው ቅዳሜና እሁድ የሳምንቱ መጨረሻ እንደመሆኑ መጠን ያው የሳምንቱ መጨረሻዎች እቅዶች አሉኝ። ምንድነው የሳምንት በሳምንት መጨረሻ ሁል ጊዜ ምንድነው ምናረገው? በተለይ ደግሞ በአሁኑ ቅዳሜ እና እሁድ ምንድነው ግማሽ ቀን ያው በእንቅልፍ ነው ማሳልፈው። ምናልባት እስከ እረፋዱ አራት ሰዓት ልተኛ እችላለው። ምክንያቱም አርብ ምሽት የአዳር ጸሎት ፕሮግራም ስላለኝ። ያንን ስለማደርግ ዘወል ላይት ቅዳሜ ደግሞ ያው። ትንሽ ማረፍ ስላለብኝ አርፍጄ ለማረፍ ነው ያሰብኩት። ከዛ በኋላ ተነስቼ ታጥቤ ምን ብዬ ቁርሴን በልቼ ስራ ለመቀጠል ነው ያሰብኩት። ይሄንን እንግሊዚኛውን የዚህን የሳይለንሲዎን እንግሊዘኛ ቋንቋ ለመስራት ነው ያሰብኩት። እና ያንን ነው እንግዲህ አጠናክሬ መስራት የፈለኩት ያሰብኩት እና ለመስራት ነው ምፈልገው። እሱን ከዛ በኋላ ማቅዳሜን በዛው አሳልፋለው። ለእሁድ ደግሞ የተወሰነ ዝግጅት አረጋለው። ሰውነቴን እታጠባለው እንግዲህ ያው ጠዋት ስነሳ ወደ ቁርስ ከመሄዴ በፊትም ትንሽ የግል ጸሎት ጊዜን ጸልዬ መጽሐፍ ቅዱስም የጥሞና ጊዜ ወስጄ አሰላስዬ ቀስ ዳይሬክት ወደ ቁርስ እመጣለሁ። ከዛ ቁርስ ከበላው በኋላ ምንድነው ማደርገው? አስከትዬ ከቁርስ አስከትዬ ምን እረጋለሁ? ስራውን ይሄንን የሰለቸውን ስራ እቀጥልበታለሁ እገፋበታለሁ። እና ብዙ ለመስራት ነው ያሰብኩት። በተቻለ መጠን እና ብዙ ለመስራት እቅድ አለኝ ማለት ነው። እና ያንን እሰራለው ማለት ነው። በተቻለኝ መጠን ከዛ በኋላ። ለእሁድ እዘጋጃለው እሁድ ደግሞ በጠዋት ትንሽ አርፍጄ በሁለተኛው ሽፍት እንግዲህ ቤተክርስቲያናችን በሁለት ሽፍት ሚመልክበት እንደመሆኑ መጠን የአንደኛውን ሽፍት በዚሁ በኦንላይን ተከታትዬ ላይን ተከታትዬ እሄዳለሁ። ከዛ በኋላ የሁለተኛው ሽፍት ደግሞ። ፌስ ቱ ፌስ ሄጄ እከታተላለሁ የሁለተኛውን ሽፍት በኦንላይን ሳይሆን ፊት ለፊት ሄጄ ራሴ የሁለተኛው ሽፍት ተከታትዬ። ያው ጸሎትም ጸልዬ ከእግዚአብሔር ጋር አሳልፌ ጊዜውን ጥሩ ጊዜ ይኖረኛል ብዬ አስባለሁ። እንደገና ከሰአት በኋላ በምመለስበት ጊዜ እቤት ያለ ነገር ምሳ ነገር ቀማምሼ ቀጥዬ ደግሞ የኦንላይን ስራ እገፋበታለው። እነዚህን እና እዘጋጃለው በተቻለ መጠን ጥሩ ዶላር ከአምስት መቶ ዶላር በላይ በዚህ በኦንላይን ስራ ማግኘት እፈልጋለው። እንግዲህ ያው እግዚአብሔር ይረዳኛል ያንን ነገር አሳካለው ብዬ አምናለው። እና በተቻለ መጠን ይሄን የኦንላይን ስራ እንትን እላለው ለማሳካት ከፍተኛ የሆነ ጥረት አደርጋለው ማለት ነው። እና በዚህ ጊዜ አሁን ሳይለንሲዎ በሚከፍልበት ጊዜ የተሻለ እንትን አድርጌ ለመገኘት ፐርፎርም አርጌ ሞክረው። ከዛ በኋላ እንግዲህ የተለያዩ ቪዲዮዎችንም አያቸው አሉ ስልጠናም ወስዳቸውም አሉ። የምማራቸውም ትምህርቶች አሉ። እነዛን እነዛን እሄድባቸዋለው ማለት ነው። እና እንግዲህ ልጆቻችንንም ለትምህርት ቤት እናዘጋጃለን ሰኞ ወደ ትምህርት ቤት ስለሚቀቡ በተቻለ መጠን ሰኞ ዝግጅት አድርገው እንዲገቡ ለማድረግ ከፍተኛ ጥረት እናደርጋለን። ማለት ነው። ይሄ ነው እንግዲህ ያለኝ። ልበትም በሚቀጥለው ወዲያው ልጆቻችን ገላቸውን ይታጠባሉ። ለትምህርት ቤት ይዘጋጃሉ። ራሳቸውን ለትምህርት ቤት ያዘጋጃሉ። እና ትምህርት ደብተሮቻቸውን ምናምናቸውን አስተካክለው ትምህርት ቤት ይገባሉ ማለት ነው

የሙዚቃ መሳሪያ መጫወት ትችላለህ ወይ? ለሚለው እንግዲህ እኔ የሙዚቃ መሳሪያ አንድ አይኔ አንድ የሙዚቃ መሳሪያ መጫወት እችላለሁ ቢያንስ ምን አይነት የሙዚቃ መሳሪያ ነው ብትትለኝ ያው የሙዚቃ መሳሪያ ብዙ ጊዜ ያው ኦርጋን ወይም ደግሞ ፒያኖ ወይም ደግሞ ጊታር ወይም ደግሞ ሳክስፎን ወይም ደግሞ እንደዚህ ሳይሆን ያው ባህላዊ የሙዚቃ መሳሪያ ነው ግን ለመዝሙር የሚሆን ነው እንጂ ለዘፈን የሚሆን አይደለም እኔ እምችለው የቤተክርስቲያን ከበሮ መምጣት ወይም ደግሞ ድራም ድራም ነው የሚባለው በዘመናዊው ያው ከበሮ መምታት እወዳለሁ እችላለሁ ከበሮ በኦርቶዶክስ ቤተ ክርስቲያንም እያለሁ ከበሮ መቺ ነበርኩኝ ለሚዘምረው ቡድን ከበሮ እመታ ነበር እንግዲህ ከሚመቱ መካከል ነበርኩኝና ከበሮ እመታለሁ ማለት ነውና የሙዚቃ መሳሪያ ለሚለው ከበሮ ነው ከበሮ የሙዚቃ መሳሪያ ማለት ነው እና ከበሮ የሙዚቃ መሳሪያ በጣም ነው የምጫወተው እና ያው የሙዚቃ መሳሪያ ሲባል ዝም ብሎ በአጠቃላይ ሁሉም የሙዚቃ መሳሪያ ሙዚቃ መሳሪያ ነው የሚባለው ግን እኔ መዝሙር ላይ ነው የምጠቀመው የመዝሙር እንትን ብለው መዝሙር ነው የምጫወተው መዝሙር ነው እምዘምረው ጫወታ አይባልም ለራሴ መጫወት አይደለም እግዚአብሔርን ነው የማመልከው በመዝሙር ያው ከበሮ ብቻዋን እንትን እላለሁ እመታለሁ ከበሮ ያው ከሙዚቃ መሳሪያዎች አንዱ ነው ሙዚቃ እሚለው ቃል አለማዊ ሙዚቃ ማለት መንፈሳዊ ሙዚቃ ማለቴ ነው ያው መዝሙር እና ያው በሁለት ከከፈልን ሙዚቃ አለማዊ ሙዚቃ እና መንፈሳዊ ሙዚቃ ተብሎ በሁለት ዋና ዋና ክፍሎች እንኳ ብንከፍለው መንፈሳዊ ሙዚቃ ያው በቢቱም በከበሮ ነው ማለት ነው የምጫወተውና እኛ እንትን የምለው እማቀርበው ስለዚህ ከበሮ ከመንፈሳዊ ሙዚቃዎች መካከል አንድና ዋናው ነው እንደውም ከበሮም ራሱ በጣም የሚገርም አይነት ከበሮ ነው እንደው የቪዲዮ እንትን አይደለም እንጂ በቪዲዮ ጋር ተቀድቶ ባሳየህ ባሳይ በጣም የሚገርም አይነት ከበሮ ነው ሌላ ሀገር ያለ አይመስለኝም እንደዚህ አይነት ከበሮ እኛ ሀገርም ያለው ራሱ በኦርቶዶክስ ተዋህዶ ቤተክርስቲያን ነው ያለው እና በእሱ ከበሮ ነው እምመተው በርግጥ እኛ አሁን ጴንጤዎችም እንጠቀምበታለን የወንጌል አማኝ ክርስቲያኖችም በየ እንግዲህ እንደየ ቤተ እምነቱ በዚህ አይነት ከበሮ የምንጠቀምበት ሁኔታ አለ ያው ለእግዚአብሔርን ለማምለክ እንጠቀምበታለን ማለት ነው እግዚአብሔርን ለማወደስ ለማምለክ ለእግዚአብሔር ክብር ለመስጠት በምዝም ዝማሬ በዜማ ቃል እግዚአብሔርን ለማመስገን እንጠቀምበታለን እግዚአብሔርን ለማወደስ እግዚአብሔርን ለማምለክ እና በተቻለ መጠን እንግዲህ እኔ ያው በእርግጥ ኦርጋንም የተወሰነ ተምሬያለሁ መሰረታዊ የሚሆን የኦርጋን እውቀት አለኝ ግን መጫወት ደረጃ ላይ አልደረስኩም ኦርጋን ተጫዋች ነኝ ምናምን ብዬ ክሌም ማድረግ አልችልም እና በተቻለ መጠን ወደፊት ኦርጋን በቤቴ ውስጥ እንዲኖረኝ እፈልጋለሁ እና ለመጫወትም እፈልጋለሁ እማራለሁ ኦርጋን ምናልባት አንድ ሁለት ሶስት ወር ብማር በደንብ አቀላጥፌ ልጫወት እችላለሁ እና እሱን አስባለሁ ኦርጋንን መማር አስባለሁ የመዝሙር መጽሐፍ ይኖረኛል ብዬ አስባለሁ መዝሙሮችን በመጻፍ ደረጃ

ስንት ኢሜል ትልካለህ ማለት እንግዲህ በወር ውስጥ ነው በቀን ውስጥ ነው ወይስ በሳምንት ነው? በሰአታት ነው ወይስ ቅድሚያ ግልጽ ስላልሆነ። እኔ ያው ቢያንስ ኢሜል በተመለከተ በወር ውስጥ እንግዲህ አንድ አምስት ኢሜሎች ልልክ እችላለሁ እና። ብዙ ኢሜል እቀበላለሁ ግን ትንሽ ኢሜል ነው የምልከው። ያው ከዛ ውስጥ ሰሌክት አድርጌ የሚመለከተኝን ደግሞ ጠቃሚ ነው ብዬ የማስበውን ያ ሁሉንም ማንበብ አልችልም። ኢቭን አሁን ያልተነበበ በጣም ብዙ ሺህ ኢሜል አለኝ። ለምን ጠቃሚ አይደለም ዝም ብለው ከየት እንዴት እንደሚገቡም አላውቅም። አካውንቴ ውስጥ ይገባሉ ዝም ብለው አንድ ጊዜ የሆነ ጊዜ ተዘርፌ ነበር መሰለኝ። በዛ የተነሳ በተለያየ ኢሜል አድርገው በዛ አንዱ በአንዱ እያገኘ መሰለኝ ይገባሉ በሃይል። እኔ ለዛ ሁሉ ጊዜ የለኝም አንብቤ መልስ መስጠትና። ከዛ ውስጥ ይጠቅመኛል የምለውን ከአዳዲሶቹ መካከል ይጠቅመኛል የምለውን ከዛ መሃል መርጬ ለኔ ፐርፐዝ ለኔ አላማ ይጠቅማል የምለውን እጠቀማለሁ። እና እንትን እላለሁ እንጂ ዝም ብዬ ያገኘሁትን ሁሉ እንትን አልልም። እና በተቻለ መጠን መልስ የምሰጠው ያው እኔን ይመለከተኛል እኔ ጋር ጉዳዩ ፍረሽ ነው። ምንም በቃ አሁን ላለው ፍትህ ሁኔታ እና ለመቼው አላማዬ ይጠቅመኛል ከምለው ጋር ነው ግንኙነት የማደርገው ምላሽ የምሰጠው ማነበውም ቢያንስ ቢያንስ አነባለሁ። ቢያንስ በሳምንት ውስጥ አንድ አምስት ኢሜል አነባለሁ። በወር ውስጥ አንድ አምስት ኢሜል እልካለሁ። በጣም ከበዛ ማለት ነው ከዛ በላይ ያው አላደርግም። እኔ ዩቲዩብ ነው በብዛት ከ ኢንተርኔት አገልግሎት በጣም የምጠቀመው ዩቲዩብ ነው ዩቲዩብ ብዙ መንፈሳዊ ነገር ለማሳደግ የማያቸው ነገሮች አሉ። እና ያው እንደዚህ ኢሜል ለመስራት ስሰራ ነው እንጂ ከዛ ውጪ እንትን አይደለም። የመሄድ በምሰራበት ጊዜ እንደዚህ አይነት ስራ ስሰራ አዎ ገንዘብ ሲመጣ እጠቀማለሁ ማለት ነው። ያንን ከዛ ውጪ ግን ዝም ብሎ እንትን አልልም ያገኘሁትን ሁሉ አልጠቀምም። እና በተቻለ መጠን ኢሜል ሲላክ ያንን ነገር እንትን የምለው ትኩረት ሰጥቼ ኢሜሉን ቼክ አደርጋለሁ። በተለይ እኔ አሁን በብዛት የምጠቀመው ኢሜል ከትምህርት ጋር የተያያዙ ከስራ ጋር የተያያዙ ከክፍያ ጋር ይተያያዙ ኢሜሎች። ከስራ ከክፍያ ከትምህርት ከመንፈሳዊ ነገር ጋር የተያዙ ኢሜሎችን ያው ምላሽም እሰጣለሁ አነባለሁ ቢያንስ አነባለሁ። በተረፈ ግን ዝም ብሎ ያገኘሁትን ሁሉ ያው እንትን አለልም አላነብም። እና ሰሌክቲቭ ነኝማለት ነው በጣም ፊልተር አድርጌ ነው። ምላሽ የምሰጠው በዛ ምክንያት ብዙ ኢሜል እኔ ምላሽ አልሰጥም ለብዙ አይመስልም ምክንያቱስ ሲባል ያገኘሁትን ሁሉ መልስ ለመስጠት በቂ ጊዜ የለኝም በቂ አቅምም የለኝም ውሰንነት አለብኝ። እና ደግሞ ጠቃሚም ነው ብዬ አላምንም አላስብም። ስለዚህ ከትምህርት ከወደፊት ትምህርት መቀጠል ስለምፈልግ ከዛ ጋር ወደፊት ማገልገል ስለምፈልግ ከዛ ጋር ወደፊት ደግሞ ከሰዎች ጋር መልካም ግንኙነት ማድረግ ስለምፈልግ ከዛ ጋር የተያያዘውን ኢሜል ብቻ ምላሽ በመስጠት ከዛ ውጪ ያለውን ያው ትቼ ነው እንትን የምለው ጠቃሚ አይደለም ሬለቨንት አይደለም ለኔ ብዬ ነው የምተውበት እና በዛ መልኩ ነው እንግዲህ ለኢሜሎች ምላሽ የምሰጠው

ምን አይነት ሙዚቃ ትወዳለህ? ለሚለው እንግዲህ እኔ ያው የተለያየ አይነት ሙዚቃዎችን እወዳለሁ ሙዚቃ ማለት እንግዲህ ያው እኔ ቅድም በሁለት ከፍየዋለሁ። መዝሙርና ዘፈን የሚባል አለ። መዝሙር ያው ለእግዚአብሔር ነው ዘፈን ለአለም ለሰይጣን ነው። ይሄ የኔ አቋም ነው እንግዲህ። ሌላ አይነት ዴፊኒሽን መስጠት የሚችል የሚፈልግ ሰው ማስተዋወቅ ይችላል። እኔ ግን እንደዚህ ብዬ ነው ዲፋይን የማደርገውና። መዝሙር ለእግዚአብሔር ነው ያው ለእግዚአብሔርን ማክበሪያ መሳሪያ ነው። በጣም የተወደደ ሰውና እግዚአብሔርን የሚያገናኝ ሰዎች ወደ እግዚአብሔር የሚያቀርቡት መስዋዕት ነው። ያ ከንፈር ፍሬ ነው የምስጋና ማቅረቢያ ጥሩ መሳሪያ ነው። መዝሙር እንደዛ ነው ቅኔ መቀኛ ማወደሻ ማክበሪያ መዝሙር ትልቅ ትርጉም ያለው ነገር ነው። እና መዝሙር ከሙዚቃ እንግዲህ ያው እኔ መዝሙሮችን ነው የምወደው መዝሙር። ምን አይነት መዝሙሮች ትወዳለህ? ብትለኝ ስለው የሆኑ ቀስ ብለው የሚንቆረቆሩ ዜማቸው ስሎው ሆኖ ቀስ ብሎ የሚንቆረቆር ግን ደግሞ ግጥማቸው በሰል ያለ ከእግዚአብሔር ቃል የተቀዳ። መገለጥና ተስፋ እምነትና ፍቅር የሚያቀነቅኑ ወይም ደግሞ የሚያነሱ የእግዚአብሔርን ታማኝነት የእግዚአብሔርን ክብር የእግዚአብሔርን ሃያለነት የእግዚአብሔርን ሀይል የእግዚአብሔርን ፍቅር የእግዚአብሔርን ምህረት የእግዚአብሔርን ጸጋ የእግዚአብሔርን ቸርነት የእግዚአብሔርን በጎነት። የሚያጎሉ የእግዚአብሔርን ታማኝነት የሚያጎሉ ምስክር የሆኑ ለእግዚአብሔር የእግዚአብሔርን በጎነት የሚናገሩ የሚመሰክሩ መዝሙሮች በጣም እወዳለሁ። ማለት ነው እና እንደዛ አይነት መዝሙሮች እንግዲህ በአብዛኛው ስሎው ቢሆኑ አልያም ደግሞ ያው ችክችካም የሚባል አለ። ያው ሬጌ የሚባል አለ። የሙዚቃ ስልቱ ምንም አይነት ይሁን ግን የሙዚቃ ስልቱ ስሎዉም ቢሆን እንግዲህ ዋልዝ ማለት ነው። ዋልዝ ቢሆንም ረጌ ቢሆንም ደግሞ ችክችካ ቢሆንም ወይም ደግሞ ዲስኮም ቢሆን ማንኛውም ቢሆን ግን በተለይ ደግሞ ዋልስ የሚባለውን የሙዚቃ ስልት። ወይ ስሎው ሆኑ ቀስ እያለ እየሰረሰረ የሚገባ ከመንፈሳችን ጋራ ያው ካልም ሆኖ ማለት ያው ኩልል እያለ ቀስ ብሎ የሚገባ ተመልስ የሚገባ የሙዚቃ ስልት ነው። እኔ እንግዲህ አንተ የሚገባ ስልት ነው አንተ የምለው ምመርጠው እና ይሄን የሙዚቃ ስልት በተቻለ መጠን እንትን እላለሁ ማለት ነው እከተላለሁ። አዳምጣለሁ እና ደግሞ እንትን እላለሁ አበረታታለሁ ማለት ነው። እና በአብዛኛው በእኔ እድሜ ያሉ ሰዎች እንደዚህ አይነት ምርጫ ያላቸው ይመስለኛል። አም ናት ሹር በት እርግጠኛ አይደለሁም ግን እንደዚህ አይነት ምርጫ አላቸው ብዬ አስባለሁ። በተቻለ መጠን እንግዲህ እንደዛ አይነት ስራዎችን ይሰራሉ ብዬ አምናለሁ። እና በተቻለ መጠን እንደዚህ አይነት መዝሙሮች ደስ ይሉኛል ባገኝ አዳምጣቸዋለሁ ፈልጌ አዳምጣቸዋለሁ። ተርቤም አዳምጣቸዋለሁ እና ከልቤ በማዳመጥ እና አብሬ በመዘምር በማምለክ እና አብሬ እግዚአብሔርን በማመስገን። ና አብሬ እግዚአብሔርን በማወደስ ከእነዚህ መዝሙሮች በእነዚህ መዝሙሮች አማካኝነት እፈሳለሁ በእነዚህ ከእነዚህ መዝሙሮች ጋር እፈሳለሁ ማለት ነው። እና

ምን አይነት ሳሙና ትጠቀማለህ ለሚለው? እንግዲህ የተለያየ አይነት ሳሙናዎች እጠቀማቸዋሉሁ የተለያየ አይነት ሳሙናዎች የምጠቀማቸው አሉ። በተለይ በተለይ ደግሞ የገላ ሳሙና የመጠቀመው አለኝ። አብዛኛውን ለቤታችን ለልጆቼም ለኔም ለባለቤቴም የሰውነታችንን የምንታጠብበት የምናፀዳበት ሳሙና አ ድሮ የተለያየ ነበረ ላክስም ድሩም የሚባልም የተለያየ አይነት እንግዲህ ስም ጆንሰንም ምናምን የተለያየ አይነት ስም ያላቸው ሰሙናዎች እንጠቀም ነበር ለሰውነታችን መታተቢያ በተለይ ለልጆቻችን ጆንሰን ምናምን ነገር የሚባሉ እንጠቀም ነበር። አሁን ላይ ግን ሁላችንም ከትንሹ ልጅ ካአቬኔዘር ጀምሮ እስከኔ ድረስ ሁላችንም እምንጠቀመው የ ላይፍ ቦይ የሚባል ሳሙና ነው። ለምንድነው እሱ የምንጠቀመው ያው ብዙ ማስታወቂያ ተሰርቶለታል አድቨርታይዝመንት። ያው ተባዮችን ማነው ፀረ ተዋስያን ወይም ደግሞ ማይክሮ ባክቴሪያዎችን ይገላል ተብሎ ስለተነገረና እንደዛ ስለሚታሰብ በዛ ላይ ማስታወቂያ በደንብ ስለተሰራለት እኛም በዛ እውነት አምነን ያጠፋል ብለን አምነን እንጠቀምበታለን ምክንያቱም ባክቴሪያዎች ምናምኖች እንዲያተቁን ስለማንፈልግ። በዛ ተጠቅመን ራሳችንን ያው ሰውነታችንን ታጥበን ራሳችንን እናጸዳለን ማለት ነው። ባክቴሪያዎች እንግዲህ እንዳይራቡ ከመፈለግ አኳያ ነው ማለት ነው። በሌላ በኩል ደግሞ እነዚህን እንትኖችን በላክስም ምንም ተጠቅመናል ከዚህ ቀደም በነበረው ሁኔታ ማለት ነው። አሁን ግን ኮንቲኒየስሊ ያለማቋረጥ እይተጠቅምን ነው ያለነው ይሄንን የሳሙና አይነት ነው ምንድነው የሚባለው? የ ላይፍ ቦይ በተለይ ትንሿን ሳይዝ እና የምንጠቀማት በሳምንት አንድ ቀን እንገዛለን ያው ለሳምንት ይበቃናል ማለት ነው። ብዙ እንደመሆናችን ቤተሰባችን እንግዲህ አዎ ቀላል አይደለም ስድስት ሰው ነው። ለስድስት ሰው ቀላል አይደለም። በዛ አይነት እንጠቀማለን ማለት ነው። ሌላው ደግሞ የምንጠቀመው ምንድነው ማነው? ለልብስ ማጠቢያ ከሆነ ፈሳሽ ሳሙናዎች አሉ። ላርጎ የሚባል አለ እዛው ኢትዮጵያ ውስጥ የሚመረጥ ነው እኛ በእኛ ሀገር የሚመረት ነው ላርጎ ይባላል። እሱን እንጠቀማለን እሱ ደግሞ በጣም ተስማሚና ለልብስ ንጽህና የሚሆን ነው። ጥቂቱን ስናደርገው ብዙ አረፋ ይወጣዋል። ያንን ብዙ አረፋ ተጠቅመን ደግሞ ራሳችንን ልብሳችንን ማለት ነው የራሳችንን ልብስ እናጸዳለን። ያው በማሽን ነው ልብሶቻችን የምናጥበው እና ያንን ለጅ ሳሙናም ደግሞ ያው ለጅም ቢሆን እኛ ላይፍ ቦይዋን ነው የምንጠቀመው። ለልብስ ከሆነ ግን ደረቅ ሳሙና ነበር ድሮ የምንጠቀመው አሁን ግ ላይ ግን ፈሳሽ ሳሙናን ነው የምንጠቀመው። ስሙም ላርጎ ነው የሚባለው ያው ሽታው ጥሩ ነው ውፍረቱ አረፋ የሚሰጠው ቆንጆ አረፋ ይሰጣል። እና ልብስን ከማጽዳት አኳያ በጣም ጥሩ ያጸዳል ድሮ። ኦሞ የሚባል ነበረ ዱቄት ሳሙና አሁን ደግሞ ከዱቄትም አልፎ እንግዲህ ወደ ፈሳሽ ሳሙና ተሸጋግረናል ማለት ነው። ይህ ፈሳሽ ሳሙና በጣም እኛ እንግዲህ ጥሩ ሆኖ ነው ያገኘነው ፍቱን ሆኖ ነው ያገኘነው። በጣም ደስ ይላል እና ፈሳሽ ሳሙናዋ በጣም ደስ ይላል ማለት ነው። እና ያንን የፈሳሽ ሳሙና እንግዲህ በተቻለ መጠን እንትን ይላል ማለት ልብሳችንን ለማጽዳት ቆንጆ አድርጎ ለማጠብ ለማሳመር ቆንጆ አድርጎ ደግሞ የልብሱን ሽታም ጠረኑን ማለት ንጽህናውን በቆንጆ አድርጎ ለመጠበቅ ይህንን ላርጎ ሳሙና በተቻለ መጠን እንግዲህ ውድ ነው በርግጥ አሁን አምስት ሊትሩ ራሱ ቀላል ዋጋ የለውም ግን

ስራዎችን በቅደም ተከተል ታስቀምጣለህ ወይ የሚለው ይሄ እንግዲህ እውነት ነው ስራዎች በቅደም ተከተል መቀመጥ አለባቸው። ምን ማለት ነው? ቀላል ስራ ከባድ ስራ ወሳኝ ስራ ወሳኝ ያልሆነ ስራ። ብዬ በመከፋፈል ወይም ደግሞ አስቸኳይ ስራ አጣዳፊ ስራ አስቸኳይ ስራ። ማያስቸኩል ስራ ብዬ በተለያየ እንግዲህ በስኬጁል የሚሆን በአስቸኳይነት በስራው መጠን እና በስራው አድካሚነት እንዲሁ ደግሞ በስራው አስፈላጊነትና በስራው አላስፈላጊነት ላይ ብዙ ማለት ኢምፖርታንት አለመሆን ላይ ተመስርቼ ቅደም ተከተል ላወጣ እችላለሁ። ደግሞም በፍጥነት መጨረስ ይጨረስና የሚቆይ ብዬም እንደዚሁ ቅደም ተከተል ላዘጋጅ እችላለሁ። ያን ማድረግ ለምንድነው የሚጠቅመው? ጊዜን በአግባቡ ለመጠቀም እና ውጤታማ ለመሆን እና ጊዜያችንን በአግባቡ ስንጠቀም ነው ውጤታማ የምንሆነው እውነት ነው በጣም ትክክለኛ አባባል ነው። እና ስራዎችን በቀደም ተከተል ማስቀመጥ አንዱ ጥበብ ነው ስልት ነው። ዘዴ ነው ነውና። ያን ስልት ወይም ጥበብ ዘዴ መጠቀም እኛ በአግባቡ የምንሰራውን ስራ እንድንጠቀምበት ያደርገናል እና። በጊዜ እንድንጨርሰው ያደርገናል ውጤታማ አንድና አንድንሆን ያደርገናል በጥራት እንድንሰራ ያደርገናል ከጭንቀት ያሳርፈናል ከጭንቀት ይገላግለናል ከመጨናነቅ ካላስፈላጊ መጨናነቅ ያወጣናል ወደ ተረጋጋ ህይወት ያስገባናል። ሌላው ደግሞ ስራዎችን በቅደም ተከተል በምናስቀምጥበት ጊዜ የትኛውን ስራ ብሰራው ነው ሌሎቹም ስራ አብረው ተካተው በእግረ መንገዴ ልሰራቸው የሚችለው የትኛው ነው አቃፊ ወሳኝ ስራ? የትኛው ነው ደግሞ አቃፊ ወይም ደግሞ ወሳኝ ያልሆነ ስራ? የትኛው ነው በነጠላ የሚሰራው? የትኛው ነው ሌሎቹን ስራዎች አካቶ የሚሰራው የሚለውን ነገር የትኛውም በምን ሰዓት ልስራ? ጉልበቴ በታደሰበት ሰዓት ሀይል ባለኝ ሰዓት የትኛውን ልስራ? እንግዲህ የጠዋት ሰው ከሆንኩ ጠዋት የትኛውን ስራ ልስራ? ማታ ሰው ካልሆንኩ ማታ ደግሞ ሲደክመኝ ምን የትኛውን አይነት ስራ ልስራ ብሎ? ለይተን ስራዎችን በምንሰራበት ጊዜ እንግዲህ በጣም ተግዳሮት ያለበትን ብዙ ትኩረት የሚፈልገውን ብዙ ጥንቃቄ የሚፈልገውን ስራ። ባልደከምንበት ሰዓት ውሳኔ የሚፈልገውን የሚጠይቀውን ስራ። መጋፈጥ የምትፈልገው ስራ። ባልደከምንበት ሰዓት ጉልበታችን ሙሉ በሆነበት ሰዓት የጠዋት ሰዎች ከሆን ሌሊት ላይ ወይም ጠዋት ላይ መግጠም አለብን እንደዚህ አይነት ስራ። ደግሞ ደከም ሲለን በቀላሉ ልንሰራቸው የምንችለው ብዙ ትኩረት የማይፈልጉብን ትኩረታችን ብዙ በቃ መጨናነቅና ስትረስ ፉል ማያደርጉን ወይም የማይጨር ጫና የማይፈጥሩብን ስራዎች። ወደ መኝታችን ከመሄዳችን በፊት ባለው ጊዜ ብንሰራቸው አዝናኝ በሆነ ሁኔታ ራሳችንን ሳንጎዳ ሳንሰላች ስራዎችን የመስራት ጥበብ ይሆንልናል ማለት ነው። እና ያንን ዘዴ መጠቀም እንችላለን። እና ያው ብዙ ጊዜ የችግራችን ምንድነው? በዚህ መልኩ አስበን እንሰራምና አቅደን አንሰራምና ካቀድን ግን ከብዙ ወጪ እንድናለን ከብዙ ችግር እናርፋለን እና እዚህና እዛ ከመርገጥ እንወጣለን። አቅደን በምንንቀሳቀስበት ጊዜ በቃ ምንም የምንቸገርበት ነገር ማለት ያው ችግር ይጠፋል ማለት ሳይሆን ግን ውዝግብ እና እግራ መጋባት ግራና ቀኝ መርገጥ ሳይሆን በየ በታየልን በታቀደልን ወይም ደግሞ ባየነው ባቀድነው በመመስረት

የቀረ ምግብ ትበላለህ ወይ? የሚለው ምናልባት የተረፈ ምግብ ለማለት ይመስለኛል። ምግብ ሲተርፍ እኔ በተለይ ቤቴ ውስጥ ከሆነ የተረፈ ምግብ እበላለሁ። ምናልባት ልጆች ምግብ ስንሰጣቸው መጨረስ ላይችሉ ይችላሉ። ወይም የምግብፍላጎት ሊያጡው ይችላሉ ወይም ደግሞ ጠግበው ሊያስተርፉ ይችላሉ። ያ የተረፈ ምግብ ሲቆይ ከተበላሸ ወይም የሚግብ ይዘቱን ካጣ ሊባክን ስለሚችል እኔ ደግሞ የሚባክን ነገር ስለማልወድ እና የመብላት ፍላጎት ካለኝ እበላለሁ ማለት ነው የልጆቼን ትራፊ። የማንም ሰው ትራፊ ቢሆን ቤት ውስጥ የቤተሰብ እበላለሁ። እና አዎ ምንም ነውር የለበትም። የምግብ ይዘት እንዳያጣ ብቻ በእጅ የተነካካ ነገር ያው እኛ ልጆቻችንን በተቻለ መጠን እጃቸውን ታጥበው ንጽህናቸውን ጠብቀው በሳሙና በደንብ እጃቸውን ታጥበው እንዲበሉ ነው እየመከርናቸው ያለነው። ያው እነሱም ይታጠባሉ። እውነቱን ለመናገር በማንኪያ በማንኪያ የሚበላ ነገር ካልሆነ በስተቀር ወይም በሹካ የሚበላ ነገር ካልሆነ በስተቀር ተጠንቅቀው ታጥበው ይበላሉ። በአብዛኛው ጊዜ ካለ ማለት ከረሱም ለመታጠብ የሚረሱበትም ጊዜ እያስታወሰን እንዲታጠቡ እናደርጋቸዋለን። ስለዚህ ያው እነሱ ካስተረፉ እንበላለን። እነሱ ብቻ አይደለም እናቶቻችንም ካስተረፉም እንበላለን። ያው ብቻ የቅርብ ሰው ካስተረፈ እንበላለን። ወንድሞቻችን እምነቶቻችን የእምነት ቤተሰቦችም ቢሆኑ ካስተረፉ እንበላለን። እና አዎ እንደዛ ባለ ነገር ያው በተቻለ መጠን ምግብ እንትን እንላለን እንበላለን ማለት ነው። በሌላ በኩል ደግሞ ምንድነው በሌላ በኩል ምግብ የተረፈ ምግብ መብላት ምንም ነውር የለውም። ያው ምግቡ እንዳልኩት ቅድም የምግብ ይዘቱን አይጣ የምግብ ይዘቱ አይበላሽ ወደ መርዝነት አይቀየር ፖይዘነስ አይሁን እንጂ የምግብ ይዘቱ የተጠበቀ ከሆነ መብላቱ ምንም ነውር ያለው ነገር አይደለም። በርግጥ አሁን ሆቴል ቤት የንግድ ቦታዎች በሚሆንበት ጊዜ ብዙ አይነት ችግሮች ሊኖሩ ይችላሉ። ምክንያቱም አንደኛ የሚበላው ሰውም ማንነት አይታወቅም። የበተ የተለያየ አይነት ችግር ሊኖር ይችላል። ያው መጠየፍ ይኖራል። ደግሞ ያው ምን ያህል ቀን እንደቆየ ምግቡ አይታወቅም። ወጡ ምን ያህል ቀን እንደቆየ አይታወቅም። ያው በቆየ ቁጥር የምግብ ጊዜውን እያጣ የመርዛማ የመሆን እድል አለው። እና የምግብ መመረዝ ደግሞ በሽታ ላይ ይጥላል ሰዎችን። ለትውከት፣ ለትቅማት፣ ለአጣዳፊ የሆነ የሰውነት በትክክል አለመስራት ስለሚያመጣ ያንን ነገር መጠንቀቅ ያስፈልጋል። እንጂ ግን የተረፈ መብላት ምንም ኃጢአትም የለውም። ነውርም የለውም። ጽድቅም አይደለም። ኩነኔም አይደለም። እና ያው የተረፈ መብላት ጥሩ ነው። እንደውም ምክንያቱም በቃ እንግዲህ ሰው ሁሉ ተስተናግዶ አብቅቷል ማለት ነው። ሰው ጠግቧል ማለት ነው። እግዚአብሔር ይመስገን። እንግዲህ ከጠገበ በኋላ ማንም ጥያቄ አያነሳም። ስለዚህ ጥያቄው የተጠናቀቀውን ምግብ መመገብ ማለት ነው። እና ምግብ ደግሞ መባከን የለበትም። ቤት ውስጥ መደፋት የለበትም። ቢተርፍም መደፋት አለበት ብዬ አላምንም። ስንት የራበው ሰው አለ። በተለይ እንደኛ ባለ ሀገር እንግዲህ ውጭ ሀገር አላውቅም አይረባቸውም ይሆናል። እንግዲህ ችግር ግን የሌለበት ሀገር የለም።